በዚህ ቅዳሜና እሁድ ምን ታደርጋለህ? ለሚለው ቅዳሜን እንግዲህ ልብስ በማጠብ ቤት በማጽዳት እንዲሁም ደግሞ እቃዎችን ወደ አንድ ከአንድ ቦታ የነበሩትን ወደ አንድ ቦታ በማስተካከል የቤት እቃዎችን። እናም እንደዚሁ ማህበራዊ ኑሮ የተለያዩ ከሰው ጋር የምንኖራቸውን የደስታ ሊሆን ይችላል የሀዘን ሊሆን ይችላል እና ቅዳሜን በዚህ መልኩ አሳልፋለሁኝ። እሁድን ደግሞ ቤተክርስቲያን በመሄድ እናም ወደ ተለያዩ መናፈሾች በመሄድ ከጓደኛ ጋር በመሄድ እንደዚሁ እኔ ሄጄ ቤተሰብ በመጠየቅ እኔ ያለሁበት ቦታ ራቅ ስለሚል የእሁድን እንዲሁም የተለያዩ ከስራ ባልደረቦቼ ጋር እሁድን የምገናኝበት ቦታ በመገናኘት የተለያዩ እንትኖችን በማሳለፍ የደስታ ቀን በማድረግ። እናም ቅዳሜና እሁድን በዚህ መልኩ አሳልፋለሁ። እና በዚህ ቅዳሜ እና እሁድ ምን ታደርጋለህ? ለሚለው እነዚህን ነገሮች አደርጋለሁኝ።

የአካል ብቃት እንቅስቃሴ ታደርጋለህ? ለሚለው እንግድህ አዎ የአካል ብቃት እንቅስቃሴ አደርጋለሁኝ። እናም ጠዋት ቀድሜ በመነሳት የተለያዩ እንደ ኳስ ጢብ ጠብ ኳስን በመምታት እንዲሁም የተለያዩ ሴት አፕ ሴት አፕን በመስራት። እጅ ወደ ላይ እጅ ወደ ኋላ እጅ ወደ ፊት እያልኩኝ በመዝለል። እንዲሁም እንጨት ላይ የተሰራ እንጨት አለ እዛ ላይ በመገለባበጥ። እናም ኳስን በመጫወት በጭንቅላት በመቆም ወደኋላ ወደፊት በመገለባበጥ እነዚህን የአካል ብቃት እንቅስቃሴ አደርጋለሁኝ።

ከአለቃህ ጋር ግንኙነትህ እንዴት ነው? ለሚለው እንግዲህ እኔ ከ ከጥሩ የሆነ ፍቅር የሆነ ሰላም የሆነ ግንኙነት አለኝ። ምክንያቱም ልክ የታዘዝኳትን ማድረግ ያለብኝን ነገር። ሰዓት ከማክበር ጋር ተያይዞ ልክ ሰዓትን አከብራለሁኝ ልክ በሚወጣበት ሰዓት እወጣለሁ በሚገባበት ሰዓት ሰአቴን አክብሬ እገባለሁኝ። ደንበኞችን ደንበኞችን ጥሩ አድርጌ በማስተናገድ ላይ ልክ በቃ እኔም ጥሩ የሆነ እንትን ስላለኝ ከአለቃዬ ጋር እና ልኬን ሁኔታ ሲያይ። ሁሉን ነገር ደንበኞችን አያያዝን ሰአቴን አከባበሬ ሁሉን ነገር ሲያይ እኔ ከአለቃዬ ጋር ግንኙነት እንዴት ነው ለሚለው? በጣም ፍቅር የሆነ ሰላም የሆነ ግንኙነት አለኝ ማለት ነው

ብስክሌት ትገልባለህ ለሚለው እንግዲህ እኔ ብስክሌት ጋልቤ አላውቅም። ምክንያቱም እኔ ለምጄም አላውቅም እና ልምዱ ስለሌለኝ ፍሪያት ፍሪያት ስለሚለኝ ብስክሌት ላይ ስወጣ እናም ብስክሌት እንኳን ጋልቤ አላውቅም። ግን ጓደኞች ሲጋልቡ እነ ህፃናት ሲጋልቡ ትልልቆች ሲጋልቡ እነዚህ እዛን ቆሜ እመልከታለሁኝ። እናም ልክ ህፃናትም ከወዳ ከወድህ መናፈሻው ቦታ ጋር ሄደው ወደዛ ወደዛ ሲሆን ብስክሌት ጋልበው እዛን እመለከታለሁ። እናም ጓደኞቼም ወደ ስራ ቦታ ሲሉ ብስክሌት ጋልበው። እነሱ ጋር እነሱ በብስክሌት ሆነው እኔ በታክሲ ወይ በእግሬ ጎኑ ጎናቸውን እየሄድኩኝ እንትን አላለሁና ብስክሌት ጋልቤ አላውቅም

ዝናብ ሲዘንብ ምን ታደርጋለህ ለሚለው? እንግዲህ ዝናብ ሲዘም ከሆንኩኝ ውጭ ላይ ስለመሄድ ዣንጥላ ይዣ እሄዳለሁ። ተማሪዎችም ውጭ ከሆኑ ለማምጣት ውጭ የቀረኝ ነገር ካለ ከሱቅ የሚመጡ ነገሮች ካሉ ዣንጥላ በመያዝ እሄዳለሁ። እናም ዝናብ ሲዘንብ ውሃ ውሃ ጥረት አንዳንድ ጊዜ ስለሚኖር ለልብስ ማጠቢያ ለልብስ ማጠቢያ በተለያዩ በትልልቅ እቃዎች በበርሜል በሬቶ እንዲሁም በተለያዩ እቃዎች በሳፋ በመዘፍዘፊያ ውሃን አጠራ የዝናብን ውሃ አጠራቅማለሁ። እናም ልክ እነዚህን ነገሮች አደርጋለሁ እና ዝናብ ሲዝን ብም ታደርጋለህ የሚለው እነዚህን አደርጋለሁ።

የምትወደው ሬስቶራንት የት ነው? ነው እንግዲህ የሚለው እኔ የምወደው ሬስቶራንት ይኸው በሄድኩበት አንዳንድ ጊዜ ስራ መንቀሳቀስ ከአንዱ ቦታ ወደ አንዱ ቦታ ብዙ የምወዳቸው ሬስቶራንቶች አሉምና አሁን ባለሁበት ላይ ቦኢዝ የሚባለውን ሬስቶራንት እወደዋለሁ አቡጊዳ ሌላ ቦታ ሄድ ስል አቡጊዳ የሚባለውን ሬስቶራንት በጣም ነው የምወደው። አንጾኪያ የሚባል አለ አንጾኪያ ሆቴል የሚባል አለ ሬስቶራንት ነው። ያንን እወደዋለሁ። እናም የምትወደው ሬስቶራንት የት ነው? እንደሚለው እነዚህን ሬስቶራንቶች እወዳቸዋለሁኝ በተለይ በተለይ ያቡጊዳ የሚባለውን ሬስቶራንት እወደዋለሁ ማለት ነው።

ስልጣና ትወስዳለህ? ነው የሚለው እንግዲህ አዎ ስልጣና አልፎ አልፎ እወስዳለሁኝ እናም አንዳንዴ ጊዜው እንደዚሁ ከስራዬ ጋር ተያያዘ መልኩ የተለያዩ ስልጣናዎችን ካሉበት ወደ ሌላ ቦታ በመሄድ፤ ወደ ባህርዳር በመሄድ፤ ወደ ደብረ ብርሃን በመሄድ እነዚህ ክልል፤ ላይ ወደ ዞን ላይ፤ ምናምን እነዚህ ጋር በዝውውር በማድረግ እነዚህ እነዚህ ቦታ ላይ ስልጠናን እወስዳለሁና ስልጠና ትወስዳለህ? ለሚለው አዎ እወስዳለሁኝ። የተለያዩ ትምህርቶችን ከፍ ለማድረግ፤ እውቀትን ለማዳበር እና ስልጠና እወስዳለሁ።

በቀን ስንት ሰዓት ስልክ ትጠቀማለህ? ለሚለው እንግዲህ እኔ የምጠቀመው ያው ብዙ ጊዜ ይለያያል። ግን ሁለት ሰዓት እጠቀማለሁኝ ማለትም ከ ከስራ ባልደረባ ጋር በመደዋወል ጓደኞቼን ሩቅ ቦታ አብሬ የተማርኳቸው አብሬ ያደኳቸው ከነዛ ጋር ስደዋወል እንዲሁም ደግሞ ዘመድ አዝማድ ውጭ ሀገር ያሉ ከቤተሰቦቼ ትንሽ ራቅ ብዬ ስለሆነ የምኖረው ከቤተሰቦቼ ጋር ከእናቴ ከእህቶቼ ከወንድሞቼ ጋር ከእነዚህ ጋር በመደዋወል አወራለሁኝ። እናም በቀን ስንት ሰዓት ስልክ ትጠቀማለህ? ለሚለው ሁለት ሰዓት በቋሚነት እጠቀማለሁ ማለት ነው።

ምን አይነት ጥቅማ ጥቅሞች አሉህ? ለሚለው እንግዲህ እኔ ያሉኝ ሱቅ ሱቅ ላይ ሸቀጣ ሸቀጦችን በመሸጥ ትንሽ ትልቅ መካከለኛ ሳይል ከእነዚህ ላይ ያው በትርፍ መልኩ ጥቅማ ጥቅሞችን አገኛለሁኝ እናም የተለያዩ ጫማዎችን ሽቶዎችን በማስመጣት እነዛን በመሸጥ ወይንም ሙሉ በሙሉ በማስረከብ በቸርቻሮ በማድረግ እነዚህን ቢጃማ ቢጃማዎች ፓንት ታይት ካልሲ እነዚህን በመሸጥ ጥቅማ ጥቅም አገኛለሁ ማለት ነው። እና ምን አይነት ጥቅማ ጥቅሞች አሉ? ለሚለው እነዚህን በማስረከብ በመቸርቸር ሙሉ በሙሉ ጅምላ በመሸጥ ከእነዚህ ላይ ጥቅማ ጥቅም አገኛለሁ ማለት ነው።

ማታ ትመገባለህ ለሚለው እንግዲህ ማታ ላይ መቅሰስ ላይ መቅሰስ ከአስር ሰዓት ተኩል እስከ አስራ አንድ ተኩል ባለው መቅሰስ ከተጠቀምኩኝ ምሽት ሶስት ሰዓት ተኩል ላይ አራት ሰዓት ላይ እመገባለሁኝ። ግን መቅሰስ ካልተመገብኩኝ በራት መልኩ ማታ ላይ የምጠቀመው ሁለት ሰዓት ነው። ሁለት ሰዓት ላይ እጠቀማለሁኝ ማለት ነው። እና ማታ በምን ሰዓት ትመገባለህ የሁለት ሰዓት ተኩል በሚለው እመገባለሁ ማለት ነው።

በልጅነትህ የምትወደው ጨዋታ ምን ነበር? ለሚለው እንግዲህ እኔ በልጅነቴ የምወዳቸው ጨዋታዎች ግመድ ዝላይ ግመድ ዝላይ ሰኞ ማክሰኞ ጨዋታ የሚባል አለ። ሰኞ ማክሰኞ ቅዳሜ እሁድ ማረፊያ ምናምን እየተባለ ሰኞ ማክሰኞ የሚባል ጨዋታ አለ በግል ግል ልክ በክብ መልኩ ተፈቅፍቃ በዛች ሰኞ ማክሰኞን ጨዋታ አለው ግብጣ ገበጣ ጨዋታ የሚባል አለ። ልክ ስድስት ጉሬማ ስናዝ ውስጥ ጠጠሮችን አራት አራት ጥሬ በማድረግ እነዛን የገበጣ ጨዋታ እጫወት ነበር። እናም ደግሞ ከልጆች ጋር አብሬ ከጓደኞቼ ጋር ጭቃ በማብካት ጭቃ በማቡካት ቅጠልን እንጄራ በማድረግ ጭቃ በመጠፍጠፍ ጭቃውን ዳቦ ነው በማለት እንዲሁም ልክ እነዚህን ጨዋታዎች በልጅነቴ ስትጫወት የጨርቅ ኳስ የጨርቅ ኳስ በመስፋት የጨርቅ ኳስ በመስፋት በነዛ እየተጫወተን እናሳልፍ ነበር አሳልፍ ነበር እና በልጅነቴ የምትወድ ጨዋታ ምን ነበር? ለሚለው እነዚህን ጨዋታዎች በጣም የምወዳቸው። ትዝ የሚሉኝ ናቸው እና እንደዚህ እወዳለሁው።

አዲስ አመትን እንዴት ታከብራለህ እንግዲህ ለሚለው? እኔ አዲስ አመትን የማከብረው የተለያዩ እነዚህ አደይ አበባ የሚል የጣል ጣል ተደርጎ የተሰራባቸውን ቄሚስ የሀበሻ ቄሚስ በመልበስ የአያዴ አበባን ጆሮ ጌጥ ፀጉር ላይ የሚታሰሩ እነዛን በማድረግ ጫማ እየተለያዩ በዓልን ባስመለከተ መልኩ ሁሉንም አዲስ በአዲስ በመልበስ ፀጉርን በመፈሸን በመሰራት። ቤት ውስጥ ደግሞ ዶሮ የበአል ዶሮ በግ ቄጠማ ቄጠማ በመጎዝጎዝ ቡና በማፍላት ፈንዲሻ በማፈንደሽ እነዚህን በማድረግ ቤትን በቃ አስዉቦ። ፍርሽርሽርሽ አድርጎ እነዚህን አድርጌ አዲስ አመትን ሳከብር በቃ አዲስ በአዲስ ሆኔ ሁሉንም ያሉኝን ነገሮች ልክ ለአዲስ አመት በመቀያየር ረከቦቶችን የስኒ ስኒዎችን በመቀየር አዲስ በአዲስ ጀበናንም አዲስ በአዲስ በማድረግ። እነዚህን አድርጌ ዘመድ አዝማድን በመጥራት ጎረቤትን በመጥራት በጉ ተሰርቶ ዶሮ ከነ እንቁላሉ ቀርቦ ቄጠማው ተጎዝጉዞ ፈንዲሻው ተፈርሾ እንደዚህ ሲሆን በጣም ደስ ይለኛል። እና አዲስ አመትን በዚህ መልኩ አከብራለሁ ማለት ነው

ፍየል አይተህ ታውቃለህ ለሚለው እንግዲህ? ፍየል አይቼ አውቃለሁ አሁን ባለሁበት ሁኔታ ላይ ነው እንጂ ልክ ቤተሰብ ጋር አብሬ እየኖርኩ እያለ። ፍየል በጣም በብዛት እናረባ ነበርና እርባታ የፍየል እርባታ። ወንድ ወንድ ፍየል ሴቶች ፍየሎችን በማስወለድ በማርባት ማለት በማባዛት። እነዚህን ልክ ቤተሰብ ላይ ሆኜ እጠብቅ ነበር። እና ፍየል መጠበቅ የሚባል አለ። እነዛን አውሬ እንዳይበላቸው የሰው ሰብል እንዳይበሉ እነዛን ፍየሎች እጠብቅ ነበረና። እና አልፎ አልፎ ፍየልን ለበዓላት ለአንዳንድ ጊዜ ፍየልን በማረድ ለምግብነት እየዋለ። ቤተሰብ ጋር እንደነበርኩ እና ፍየልን አይተህ ታውቃለህ የሚለው? አዎ ፍየል አይቼ አውቃለሁ ማለት ነው።

ምን ምን የቤት እቃዎችን ትጠቀማለህ? ለሚለው እንግዲህ እኔ የቤት እቃ የምጠቀመው ብረት ድስት አለ። ብረት ድስት፣ ጭልፋ፣ ማንኪያ፣ የውሃ ጆክ፣ እስቶቭ፣ እነዚህን ብርጭቆዎች፣ ሳህን አሉ ለመቋጠሪያ የሚሆኑ ለምግብ መቋጠሪያነት እንዲሁም ሳህን፣ ትሪ፣ ትሪ ትላልቅ ትሪዎች፣ ሰፌድ ለእንጀራ መሳቢያ የሚሆን የኤሌክትሪክ ምጣድ፣ ኤሌክትሪክ ምጣድን እጠቀማለሁ ለእንጀራ መጋገሪያ የዳቦ ማሽን የተለያዩ ዳቦዎችን በመጋገር እጠቀማለሁ ፍሪጅ፥ ፍሪጅን ፍሪጅን እንግዲህ እንትኖቼ የተለያዩ ፍራፍሬዎች እንዳይበላሹ ልክ በንጹህነት እንዲጠብቁ ያደርግልኛል። የቀዘቀዘው ውሃ ለመጠቀም፣ ለስላሳዎቼን ፍሪጅ ውስጥ በማስቀመጥ አልኮል ነገሮችን እንደ ቢራ ምናምን፣ ስጋ ውስጥ በማስቀመጥ እጠቀምበታለሁ። ፍሬጅን እንግዲህ ለተለያዩ ነገሮች እጠቀምበታለሁ። እናም ምን አይነት የቤት እቃ ትጠቀማለህ? ለሚለው እነዚህን የውሃ ማጣሪያ ውሃን በንጽህናውም በጠበቅ መልኩ ለመጠጣት የውሃ ማጣሪያ እቃ እጠቀማለሁ። ቁም ሳጥንን ልክ ልብሶች ሳይበላሹ እንደተቀመጡ እንዳገኛቸው ቁም ሳጥን እጠቀማለሁ። ሶፋዎችን እንደ ልብ ለመቀመጫ እንግዳ ለመቀበያነት ሶፋን እጠቀማለሁ። ረከቦት ከነስኒው ቡና ለመጠጫ ስኒዎቼን ጀበናዎችን ቡና ለማፍላት እጠቀማለሁ። እናም እነዚህን የመሳሰሉ የቤት እቃዎችን እጠቀማለሁን ማለት ነው።

የክላውንድ ማከማቻ ትጠቀማለህ? ነው እንግዲህ የሚል አዎ እጠቀማለሁኝ የተለያዩ የትምህርት ማስረጃዎችን እንዳይጠፉ የውሃ ቆጣሪ የከፈልኩበትን የመብራት ቆጣሪ የከፈልኩበትን እንዲሁም ደግሞ የመሬት ግብር የሩብ አመት ግብር እነዛን የከፈልኩበትን እነዚህ ወሳኝ ወሳኝ የሚባሉ ወረቀቶችን እንዳይጠፉ ልክ እንትናቸውን ጠብቀው ንጽህናቸውን ጠብቀው እንዲቀመጡልኝ የ እጠቀማለሁና ልክ ዶክመንቶች የተለያዩ የትምህርት ማስረጃዎች ውጤት የያዙ የዲግሪ የዲፕሎማ እንዲሁም የስምንተኛ ክፍል የዘጠነኛ ክፍልን እንደአጠቃላይ አድርጌ እነዛን አከማች አከማችቼ ለማስቀመጥ ክላውንድ ማከማቻ ትጠቀማለህ? ለሚለው አዎ እጠቀማለሁ ማለት ነው

የስራ ቦታ ደህንነት እንዴት ነው ለሚለው? እንግዲህ የስራ ቦታ ደህንነት። ሁሉ ነገር በጥሩ የጸዳ የምንሰራበት ቢሮ በደንብ በጽዳት ሰራተኞች። ጠዋትም ማታም ወረቀቶችን የጽንብ ወረቀት የሌለበት። በቃ በጽዳት ሰራተኛ ሁሉን ነገር የተጸዳ ነው የታጠበ የተወለወለ ወርቀቶችን በሰአታት በጠበቁ ሁኔታ ያነሱ እና የስራ ቦታዬ ንጽህናውን የጠበቀ ነው። ከዛም ቀጥሎ ደግሞ ዙሪያውን ጥበቃዎች አሉ። ጥበቃ አይለየውም ጥበቃ በመጠበቅ። እንደውም ደግሞ ደንበኞች ደንበኞች ካለ ምንም ክፉ ነገር አይናገሩም። ጥሩ ነገሮችን በመናገር ይህንን ይደረግልኝ ይህን ነገር አከናውኑልኝ ማለት ጥሩ ጥሩ የሆነ ንግግሮችን በመነጋገር። እንድፈታላቸው ሁሉን ነገር በማድረግ እና። እነዚህን በማድረግ የስራ ቦታ ደህንነት እንዴት ነው ለሚለው? በዚህ መልኩ በጥሩ ሁኔታ የሚሄድ ነው ማለት ነው።

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ ነው የሚለው? እንግዲህ እኔ ከስራ ባልደረቦቼ ጋር አዎ ጥሩ የሆነ ግንኙነት አለኝ። ማለትም ልክ ጥሩ ነገሮችን በመነጋገር የሆነ ችግር ሲመጣ ችግሮቼን በጥሩ ሁኔታ በመፍታት ደንበኞች ሲመጡ ልክ በመመካከር ላይ በመመካከር እነዛ ደንበኞች ተደስተው እንዲሄዱ ጥሩ ሆነው ተስተናግደው እንዲሄዱ። ከስራ ባልደረቦች ጋር በመ ምክክር በማድረግ አንዱ ያቃተውን ወደ አንዱ በማዞር ልክ በመመካከር በመፍታት። እናም ከስራ ባልደረቦች ጋር ጥሩ የሆነ በቃ ግንኙነት ፍቅር የሆነ ግንኙነት አለኝ ማለት ነው።

ቅጽል ስም አለህ ለሚለው እንግዲህ እ በቋሚነት ስሜ ይሄ ነው። እንግዲህ ይሄ አሁን የምጠራበት ግን ቤተሰብ ጋር አብሬ እየኖርኩ እያለ ጎረቤት ጎረቤት ሁሉም የየራሳቸው ስም አላቸው። እና የአጎት እ አክስት እ እንዲሁም የናናት ክርስትና አባትም የሚባሉ አሉና እነዛ አልፎ አልፎ በራሳቸው ስም አንዳንድ ሰዎች የሚጠሩ አሉ። እ ለምሳሌ አሁን አንዷ ጽጌረዳ ትለኛለች ጽጌረዳ እንግዲህ ልክ በአዲስ አመት ፍክት የሚል ጽጌረዳ አበባ ማለት ፍክት የሚል በዛ አንተን ብላ እ እስከ ፍቺዋ አስቀምጣ እ ነው እ ጽጌረዳ ብላ ነውና። የምጠራኝ እናም ደግሞ እ ይርጋ አለም አለም ይርጋ በቃ ሰላም ይሁን አለማችን ሰላም ይሁን። እ እንደዚህ በሚል እራሳቸው ከነፍቺው እያስቀመጡ እ እንደዚህ እያሉ የዘመድ አዝማድ የአጎት የአክስት ምናምን በዚህ መልኩ ይጠሩኛል ማለት ነው። እና ቅጽል ስም አለ ለሚለው አዎ አለኝ

ጠዋት ወይስ ማታ ሰው ነህ ነው እንግዲህ የሚለው? አዎ ጠዋትም ማታም ሰው ነኝ አዎ ሰው ነኝ። ማለትም ጠዋትም መናገር የምችል መስራት የምችል የተለያዩ ነገሮችን ማድረግ የምችል። ሰው ሲጠራኝ አቤት የምል ሰው ጠያቄ ሲጠይቀኝ የምመልስ ነገሮቼን ሁሉ መፍታት የምችል የውብ አለኝ። አንፃር በእውቀቴ ያክል ማታም ልክ እንደዚሁ ማታም መናገር ማስታወስ እንደዚሁ ነገሮቼን ልክ ሰው በጠየቀኝ መልኩ መፍታት የምችል መናገር የምችል መመገብ የምችል። መጠጣት የምችል። እንደዚሁ ስለሆነ ጠዋትም ጠዋት ወይስ ማታ ሰው ነህ ለሚለው ጠዋትም ማታም ሰው ነኝ ማለት ነው

መንዳት ትችላለህ ለሚለው እንግዲህ እኔ ያው በዚህ በመንዳት ላይ ስልጠናም ልምምድም ሁሉንም ነገሮች ያው ስላልወሰድኩኝ ስላልወሰድኩ መንዳት ያው ሰዎች ሰዎች ጎን ሆኔ ልክ ሹፌር ጎን በመሆን መኪና ሲነዱ የተለያዩ መኪናዎችን እንደ ባያስ እንደ አባ ዱላ እንደ ባጃጅ ምናምን እነዚህን ልክ ሲነዱ ምን እንደሚነኩ ምን እንደሚያደርጉ አያለሁኝ ሳይክሎችን ሞተር ሳይክሎችን ሲኖዱ ሰዎችን አያለሁ ግን መንዳት ትችላለህ ለሚለው እኔ መንዳት አልችልም ምክንያቱም ልምዱም የለኝም። ስልጠናም ስላልወሰድኩበት መንዳት አልችልም ማለት ነው

ምን አዲስ ነገር መማር ትፈልጋለህ? ለሚለው እንግዲህ እኔ መማር የምፈልገው አለ የተለያየ ቋንቋዎች እኔ ሙሉ በቃ እችላለሁ የምለው አማርኛ ነው። አማርኛ ነው የምናገር አማርኛ ቋንቋ። እንግሊዘኛ እንግሊዘኛ በበለጠ ሁኔታ በበለጠ ሁኔታ እንግሊዘኛ ቋንቋን መናገር ብናገር እፈልጋለሁኝ። እናም ደግሞ የተለያዩ እንደዚሁ አዳዲስ ነገሮች ሲፈጠሩ አዳዲስ ነገሮች የሚጠቅሙ የሚጠቅሙ ነገሮች እነዚህ እንትን ሲሉ እነዛን ነገሮች መማር እፈልጋለሁ። እናም እነዚህን ነገሮች ላይ ትኩረት አድርጌ መማር እፈልጋለሁኝ ማለት ነው። አዳዲስ ነገሮች ላይ አዲስ ነገር በተፈጠረ ቁጥር የሚጠቅሙኝን ለኔ ለወደፊቱ ሁሉ የሚጠቅሙኝን ነገሮች ለምን ሹፍርናም ቢሆን ልክ የተለያዩ የቤት መኪኖችን ምናምን ሞተር ሳይክሎችን መንዳት እነዚህን መማር እፈልጋለሁኝ።

ስራህ አድካሚ ነው? ለሚለው እንግዲህ አዎ ስራው አድካሚ ስራዬ አድካሚ ነው። ማለትም ግን በመቋቋም በቃ በትግስት ትዕግስትን በጠበቀ መልኩ ልክ ደከመኝ ሰለቸኝ ታከተኝ ሳልል። እኔ ደንበኛየ ተደስተው ስቀው ነገም ይቺ ልጅ ጥሩ ናት። ይቺ ልጅ ይቺ ልጅ ደንበኛን አታንገላታም ደንበኛ እንዲደሰትላት ነው የምትፈልግ። ደንበኛም በጥሩ ሁኔታ ነው የምትሸኘው። እንዲሁም ስቃ ተሳስቃ በጥሩ ሁኔታ ነው የምታስተናግደው የመባልን ጥሩ ሰሪ እንደሆንኩኝ። እንትን እንዲባልልኝ ስለሆነ እንዲበረታታ እንዲያበረታቱኝ ስለሆነ የምፈልገው። እና ደከመኝ ሰለችኝ ሳልል ደንበኞችን በጥሩ ሁኔታ ማስተናገድ ስለሆነ የምፈልግ እየደከመኝ ለራሱ ደከመኝ አልልም ድካሜንም ሰው እንዲያውቅብኝ አልፈልግም እና። ስራህ አድካሚ ነው ለሚለው አዎ አድካሚ ነው ግን በጥሩ ሁኔታ እሰራለሁ።

ማህበራዊ ሚዲያ ትጠቀማለህ ለሚለው እንግዲህ እኔ ይኸው ማህበራዊ ሚዲያ የምጠቀማቸው እንደዚሁ በአይፎን ስልኮች ላይ እንደ ዩቲዩብ ላይ ሚዲያ የነ ኮሚዲያን እሸቱ ሚዲያ አለ የእነሱን ሚዲያ እከታተላለሁ። ቲክቶክ ላይ ቲክቶክ ላይ የተለያዩ ሚዲያዎች አሉ። ቲክቶክ ላይ እጠቀማለሁ ፌስቡክ ላይ ፌስቡክ ላይ ሚዲያዎች አሉ አንዳንድ ሚዲያዎች እነዛን እጠቀማለሁ። እናም በይበልጥ ግን ዩቲዩብ ላይ ዩቲዩብ ላይ ያሉ ሚዲያዎችን በብዛት አትኩሬ እከታተላለሁ። እናም ማህበራዊ ሚዲያ ትጠቀማለህ ለሚለው አዎ እጠቀማለሁ ማለት ነው።

የድርጅቱን ባህል ትወደዋለህ ለሚለው እንግዲህ እኛ ድርጅት ውስጥ በምንሰራበት የባህልን ማለትም በዓላት በዓላት ሲመጡ እንግዲህ እኛ ተሰባስበን ብርን ቀድመን በማሰባሰብ፣ ቀድመን ብርን በማሰባሰብ፣ ለተጎዱ ምንም ለሌላቸው ሰዎች ብርን በአሰባስበን የተቸገሩትን ነገር ልብስም ከሆነ ልብስ፣ ጫማም ከሆነ ጫማ ምግብ ደግሞ እንዳያምራቸው ምግብ በማድረግ በማዘጋጀት፣ ያንን ምግብ በመስጠት፣ ያንን የገዛዛነውን በመስጠት እንዲሁም ከዛ ባለፈ ደግሞ ድርጅቱ ልክ በዓልን እዛው አለንበት በምንሰራበት ላይ ቡና በማፍላት፣ ዳቦ በማዘጋጀት ቄጠማም በመጎዝጎዝ፣ ፈንዲሻ በማፈንደሽ እናም ቡና ለሚፈልግ ቡና፣ ሻይ ለሚፈልግ ሻይ፣ በማድረግ እነዚህን ባህል በመጠቀም እና የወንዶች ወንዶች የራሳቸው የሆነ ተመሳሳይ የባህል ልብስ በመልበስ፣ ሴቶችም እንደዚሁ ተመሳሳይ አንድ አይነት ሆኖ የባህል ልብስ በመልበስ፣ እና እንደዚህ በማድረግ በዓላትም ሲመጡ በዓላት ሲመጡ እንደዚህ እያደረግን እናከብራለን። እና የድርጅቱን ባህል ትወደዋለህ? የሚለው አዎ አወደዋለሁ።

ዶሮ አለህ? ለሚለው ዶሮ አለኝ እሱም ልክ ለእንቁላል ለእንቁላል የሚሆኑ ዶሮዎችን በመምረጥ በመግዛት እና እነዛን የራሳችው የሆነ ከሰው ጋር የማይገናኙበት የራሳችን የሆነ መኖሪያ በመስራት በሽቦ የተወጠሩ ሜዳዋ ልክ እንቁላል መጣያ ላይ ብቻዋን ራሷን ችላ ለነሱም ጥሩ የሆነ እንክብካቤ በማድረግ በማሳከም በማሳከም የሆነ የዶሮ ቅንቅን የሚባል በሽታ አለ እነዛ እንደይዛቸው ሰዎችንም እንዳይረብሹ እንዳይሞቱ በማድረግ ዶሮችን በማንከባከብ ለእንቁላል ጤንነት ለምግብነት እንዲውልልኝ እጠቀማለሁና ዶሮ አለህ ለሚለው አለኝደ

በመሬት ላይ መቀመጥ ታመቻቸህ ለሚለው? እኔ በመሬት ላይ በሙቀት ሰዓት ሙቀት በሆነ መሬት ላይ መቀመጥ ደስ ይለኛል ምክንያቱም የሆነ ቅዝቃዜነት እንዲሰማኝ ስለሚጠቅመኝ መሬት ላይ በጣም ሙቀት በሚበዛበት ሰዓት ላይ መሬት ላይ መቀመጥ ደስ ይለኛል። ግን በቅዝቃዜ ሰዓት ላይ በቅዝቃዜ ሰዓት ላይ መሬት ላይ መቀመጥ አልወድም። ምክንያቱም ልክ መሬት ላይ በምቀመጥ ሰዓት ቅዝቃዜ በቂጥ እግር እግርን የማደንዘዝ ብርድ ብርድ የማለት በኋላ። እንዲሁም የተለያየ በቃ ሰውነት መንቀሳቀስ እስከሚያቅተው ሰዓት ድረስ በጣም ከባድ ሆነ የብርድ በሽታ ስለሚያስከትል በቅዝቃዜ ሰዓት ላይ አልቀመጥም። እና ግን እኔ በመሬት ላይ መቀመጥ ተመቻች ለሚለው አዎ እኔ ይመቸኛል።

የምትወደው ሽታ ምንድነው? ለሚለው እንግዲህ እኔ የምወደው ሽታ። የዶረራንት እነዚህ የውጭ ከዱባይ ከኳተር ከአሜሪካ ምናምን እንደ አጠቃላይ ከውጪ ሀገር የሚገቡ የሽቶ አይነቶች ዶረራንቶች በጣም የነዛን ሽታ እወዳለሁኝ። እናም የሎሚ ሎሚ ሽታ እወዳለሁ የብርቱካን የብርቱካን ሽታ ደስ ይለኛል። እናም እንደዚሁ የጽጌረዳ ጽጌረዳ አበባ ሽታ አለው የእሱ ሽታ በጣም ደስ ይለኛል። እና የሎሽን የሎሽን ሽታዎች አንዳንድ ሎሽኖች በጣም ደስ የሚሉ ናቸው። አሉ ሽታቸው በጣም የሚጣፍጥ እናም የፀጉር ሻምፖ መታጠቢያ የፀጉር መታጠቢያ ሻምፖዎች በጣም ሽታቸው የሚጣፍጥ አሉ። የነዛን የሳሙና የሳሙና የገላ መታጠቢያ የፊት መታጠቢያ ሳሙናዎች የተለያዩ ሽታ ያላቸው ሳሙናዎች አሉ የነዛ ሽታ እወዳለሁኝ። እናም ከቅባትም እንደ አጠቃላይ የፊት የሚቀቡ የቅባት አይነቶች አሉ ፊት ማሳመሪያ እነዛ ሽታቸው ይጣፍ ደስ ይለኛል። እና የምትወደው ሽታ ምንድነው ነው የሚለው? እነዚህን ሽታዎች እወዳለሁ።

ጭንቀት ሲሰማህ ምን ታደርጋለህ? ለሚለው እንግዲህ እኔ በጣም ሲጨንቀኝ የሆነነን ጸጥ ያለ ቦታ እወዳለሁኝ የሆነ እረግረጋማ ቦታ እንደመናፈሻ አይነት ሆኖ ሰው የሌለበት ሰው የማይበዛበት እዛ ቦታ ላይ ሄጄ ልክ አረፍ ስል ጭንቀቴ ትንሽ ገለል ይልልኛል የሆነ ንፋስ ነፋሻማ ቦታ። እንዲሁም ደግሞ የባሰ ጭንቀት ከሆነ ደግሞ ቤተሰብን በማማከር ጭንቀቴን እንዲፈቱልኝ እንደር እንደ እንዲጋሩኝ እንዲሁም ደግሞ ጓደኛ ለጓደኛ ጭንቀቴ እናገራለሁ። ጓደኛ አሁንም ጭንቄን ተረድቶ የሆነ እንዲፈቱልኝ ጭንቀቴን አደርጋለሁ። እናም ቀለል ያለ ከሆነ ግን እኔ በጣም ደስ የሚለኝ ጸጥ አለው ቦታ ሄጄ ነፋሻማ ቦታ ረግረገማ ቦታ ላይ አረፍ ስር ራሴን የማረጋጋት ጭንቀቴን የመቀነስ እንትን አደርጋለሁና። ጭንቀት ሲሰማ ምን ታደርጋለህ የሚለው? እነዚህን ነገሮች አደርጋለሁ ማለት ነው

በስራ ስንት ጥሪ ታደርጋለህ የሚለው? እንግዲህ በስራ ሶስት ጊዜ ጥሪ አደርጋለሁኝ። እናም ለምሳሌ ስራ ላይ የሚሰራ ወንድም ይሁን ሴት። ታመው ከዛ ከስራ ቦታ ቢቀሩ የሆነ መረጃ ሳይናገሩ በዚህ ምክንያት ነው የቀረነው እንደዚህ ነው ሳይሉ ዝም በው ከቀሩ አንድ ጊዜ ጥሪ አደርጋለሁኝ። ሁለተኛ ደግሞ እንደዚሁ ሁለተኛ ጥሬ አደርጋለሁ በሶስተኛውም እንደዚሁ ይኸው ለመረዳት የቀረበትን ምክንያት ለማወቅ እንዴት ነው በየት ነው ምንድነው? በህመም ነው ወይ ወይስ ሌላ ስራ ተገይቶኝ ነው ወይ ምናምን የሚለውን ነገር ለማጣራት። አንድ ጊዜ ሁለት ጊዜ ከዛ በሶስተኛው በደንብ የሆነ እንትን ወይንም የማባረሪያም ሊሆን ይችላል። እንዲቀጥልም ሊሆን ይችላል እና ሶስት በስራዬ ጥሪ ታደርጋለህ የሚለው ሶስት ጊዜ ጥሪ አደርጋለሁኝ ማለት ነው

ኮከቦችን መመልከት ትወዳለህ? የሚለው እንግዲህ እኔ በጣም መመልከት እወዳለሁኝ ማለትም አንዳንድ ጊዜ በጣም ብዙ ሆነው ተከማችተው ምናምን ሳይ ሲያንጸባርቁ ምን ሲሉ በቃ ምሽት ላይ እነሱን ኑሮ ማየት እያልኩኝ ብዙ ጊዜ ስራዬ እያልኩኝ እየወጣሁኝ እመለከታለሁኝ እና በጣም ነው የምወድ የሆነ ተበራሪ በራሪ ኮከቦች የሚባሉ አሉ በቃ ውበታቸው ብቅ ብለው ሲታዩ ድምቀታቸው በጣም ደስ ስለሚሉኝ ሁል ጊዜ በቃ ልክ እየወጣሁኝ ምሽት ምሽት ላይ ኮከቦች ባሉ ባሉ ሰዓት ደመና ካልከለለብኝ ጥርት ያለ ሰማይ ሆኖ እነሱ ብቻ ኮከቦች ብቻ ካሉ በጣም ደስ ይለኛልና ኮከብን መመልከት በጣም ነው የምወደው

ማደንዘዝ ትወዳለህ ለሚለው እንግዲህ ማደንዘዝ እንደዚህ ብዙ ጊዜ እኔ እጄን አዳሬን እጄን እንደዚህ አድርጌ እንደ ትራስ እየተጠቀምኩ ከመቀመጫ ላይ ሳልቀመጥ እንዲሁ ቁጭ የማለት እንትን ሲኖር እግሬን ሲደነዘዘኝ እጄን ሲደነዝዘኝ እወዳለሁኝ። ግን ማለትም የህመም ስሜት ስላልሆነ እንዲሁ የመደንዘዝ ባህሪ ብቻ ስለሆነ ጣትን ጣትን እሆነ ነገር ላይ ሲያደርጉት የመደንዘዝ እንትን አለው። ልጆችን ልጆችን እንደዚህ እኔ ላይ አደርግና እጃቸው ላይ ልክ ሲደነዝዛቸው እኔንም እንደዚሁ ሲደነዝዘኝ እና እኔ ሲደነዝዘኝ እወዳለሁኝ ማደንዘዝ ትወዳለህ ነው የሚለው እወዳለሁ። ማለትም ልጆችንም እንደዚሁ እጃቸውን ጭንቅላቴ ላይ አደርግና ትኝት እልባቸዋለሁ የእነሱን ሲሄድ ሲደነዝዛቸው ደስ ይለኛል እኔም እንደዛው እናም ማደንዘዝ ትወዳለህ የሚለው እወዳለሁ

በምን ትመገባለህ? ለሚለው እንግዲህ እኔ የምመገበው በትሪ ከፍ ባለ ትሪ በሳህን መለስተኛ ሳህን አለ መካከለኛ አለ በነዛ እንዲሁም ደግሞ አንዳንድ ምግቦች ሩዝ ምናምን ስመገብ ደግሞ ጎርጎድ ትንሽ ከዝርግነት መለስ መለስ ያሉ ሳህኖች በነዛ እመገባለሁ በማንኪያ በማንኪያ የሚመገቡ ምግቦችን በማንኪያ ፓስታ ለምሳሌ በሹካ በሹካ እመገባለሁ ፓስታን እና እነዚህን ጭልፋ ጭልፋ የተለያዩ የምግቡን አይነቶች የሚያወጡልን ናቸው ጭልፋ ማንኪያ ሹካ የሻይ ማንኪያ ለሻይ ማማሰያ እንደዚሁ ለለውዝ ደግሞ መጠጫ የሚሆነው ሻይ ቡሾችን እጠቀማለሁ ለመ ለመመገቢያ እና በምን ትመገባለህ? ለሚለው በእነዚህ በእነዚህ ነገሮች እመገባለሁ ማለት ነው

ምን ያህል ጊዜ ስብሰባ ታደርጋላችሁ ለሚለው እንግዲህ ስብሰባ የምናደርገው በጣም አፋጣኝ የሆነ በእንትኖች ላይ በሰራተኞች ላይ የሆነው ጉድለት ካለ አፋጣኝ ከሆነ ያንን በሳምንትም ሊሆን ይችላል። በወርም ሊሆን ይችላል። እንደዚሁ ደግሞ ልክ የራሳችን የሆነ እቅድ አለን። ልክ በሁለት ወር አንድ ጊዜ እንሰበሰባለን እና በሁለት ወር አንድ ጊዜ ስብሰባ እናካሂዳለን። ግን የሆነ ጉድለት ካለ ሰሪና አሰሪ እንትን የሚጋጩበት ነገር ካለ የማይስማሙበት ጉዳይ ካለ ያንን ችግር ግን በቀላሉ ለመፍታት ልክ ለእለት እለትም ሊሆን ይችላል ማግስቱም ሊሆን ይችላል። በሳምንትም ሊሆን ይችላል እና ነገሮችን ቶሎ ለመፍታት እንደዚህ እናደርጋለን። ግን ምን ያህል ጊዜ ስብሰባ ታደርጋላችሁ? ለሚለው በወር ሁለት ጊዜ ስብሰባ አናደርጋለን። በቋሚነትን እቅድ ይዘን

በመስመር ላይ ቪዲዮ ተመለከታለሁ ለሚለው አዎ በመስመር ቪዲዮ እመለከታለሁኝ። ማለትም አሁን ልክ እንደዚሁ ውጭ ሀገር ካሉ ከእህቶቼ ጋር እንደዚሁ ቪዲዮ እያየሁ። በመስመር ላይ ማለት እንደዚህ የተለያዩ ነገሮችን እያየሁ ውጭ ሀገር ካሉ ከእህቶቼ ጋር ከወንድሞቼ ጋር ከጓደኛ ጋር ከዘመድ አዝማድ ጋር ቪዲዮ እመለከታለሁ። እንዲሁም ደግሞ እዚሁ ሀገር ውስጥ ለሀገር ውስጥ ካለው ጋር ከቤተሰብ ከማዘር ጋር ከነሲስተር ያው ከእህቶቼ ከወንድሞቼ ጋር። ሀገር ውስጥም ካሉ ውጭ ሀገርም ካሉ ሰዎች ጋር። በመስመር ላይ ቪዲዮ ትመለከታለህ ለሚለው? አዎ እመለከታለሁ።

በአንድ ጊዜ ስራዎችን ታስተናግዳለህ? ለሚለው እንግዲህ እኔ በአንድ ጊዜ በጣም ብዙ የሆኑ ስራዎችን አላስተናግድም። ማለትም ልክ ጥቂት ወይንም አነስተኛ የሆኑ ነገሮችን ልክ ጥራት ባለው ጥራት ባለው ሁኔታ በአንድ ቀን ማለት ትንሽ ስራ ነው የምሰራ። እነሱ ጥራት ያለው ውብና ማራኪ እንዲሆን ደንበኞች ልክ ጥሩ በሆነ መልኩ ለማስተናገድ ደስተኛ ለማድረግ ጥር እንዲሆን ትንሽ ስራ ነው የምሰራ ማለትም አሁን ብዙ ስራዎችን ሲሰራ የመዝረክራክ ጥሩ ያልሆነ ስራ የመስራት ጥሩ ማራኪ ለሰው ደስ የማያሰኝ ስራ ሊሆን ስለሚችል። እና እኔ ጥርት ያለ ስራ ለመስራት በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ለሚለው አላስተናግድም። ትንሽ ስራ ነው የምሰራ እነሱም ጥራቱን የጠበቀ እንደሆነልኝ።

የጫማ ቁጥር ስንት ነው? ለሚለው እንግዲህ የጫማዬ ቁጥር ከትንሽነት ጀምሬ ያው ከትንሽ ቁጥር ነው ኧ የጀመርኩት ልክ ሰላሳ አምስት አስራ ስድስት ቁጥር አስራ ስምንት በትንሽነቴ ነበር። እና አሁን ግን ያለሁበት ያው ከሳይዝም ከጫማ ሞዶቹ የተለያዩ ናቸውና ሄል ጫማ በሚገዛበት ሰዓት የሆኑ ቡሽ ጫማዎች በሚገዙ በሚገዙበት ሰዓት። የአንዳንድ ሳግ ሚደረጉ ጫማዎች በሚገዙበት ሰዓት የሁሉም ሞዶች የተለያዩ ስለሆኑ ግማሹ ከፍ ያለ ቁጥር ግማሹ ዝቅ ያለ ቁጥር ሊሆን ስለሚችል። እና በሞዳቸው አይነት ጠባብ አለ ሰፊ አለ ከ ረጅም አለ አጭር አለ። እንደዚሁ ልክ ሞድን ይዞ ማለት እና። አሁን ግን ባለሁበት ደረጃ ላይ የጫማ ቁጥር ስንት ነው ለሚለው የኔኮ የኔ የጫማየ ቁጥር ሰላሳ ሰባት ነው። ማለት ነው።

ከደንበኞች ጋር ትሰራለህ? ለሚለው እንግዲህ አዎ ከደንበኞች ጋር እሰራለሁኝ። ማለትም ልክ አንዱ ከአንዱ የተለያየ እውቀት የመለዋወጥ እኔ ያለኝን እውቀት ለዛኛው ለደንበኛዬ በመለዋወጥ። እሱ የጠፋውን ለኔ እሷ የጠፋት እንደኔ እያልኩኝ። እና ከደንበኛ ጋር እንደውም አንድ ስታፍ አንድ ስታፍ አንድ ወንበር አካባቢ አንድ ቢሮ ውስጥ ሶስት አራት እየሆንን እምንሰራበት አለ። እናም ከደንበኞች ጋር ትሰራለህ የሚለው በደንብ አድርጌ እሰራለሁኝ። በምክክር ደረጃ የተለያዩ ከስተመሮች ሲመጡ አንዱ እንዲህ ያለውን አንዱ በማሻሻል አንዱ ጥሩ ነገር እንትን በማለት። ያ አንዱ ደንበኛ ደግሞ ክፉ ነገር የሚናገር ከሆነ ጥሩ ነገር እንዲናገር አደርጋለሁ። ወደ መጥፎውን ወደ ጥሩ እንዲጓዝ አደርጋለሁ። እና ከደንበኞች ጋር ትሰራለህ? ለሚለው አዎ በጥሩ ሁኔታ ከደንበኞች ጋር እሰራለሁኝ።

አዲስ ቴክኖሎጂ መማር ትወዳለህ? ለሚለው እንግዲህ አዎ አዲስ ቴክኖሎጂ መማር እወዳለሁኝ። ማለትም ልክ የማላውቃቸውን አዳዲስ ለኔ የሚጠቅሙኝን ለወደፊቴ ከእኔም አልፌ ተርፌ ሰው እስከመማር ድረስ። ልጆችን እስከማስተማር ድረስ ልክ እኔ እውቀቴን ማካፈል በጣም ደስ ስለሚለኝ። አዳዲስ ቴክኖሎጂዎችን ከሚያቅ ሰው በቃ ከሚያቅ ሰው ይሄን ታውቃለህ? ይሄ እንዴት ነው ምናምን እያልኩኝ ሁሉን ነገር የማላውቃቸውን አውቃለሁኝ። እና በቃ አዲስ ቴክኖሎጂ መማር በጣም ነው የምወድ። ልክ ገና ይሄ ነው ሲባል ይሄን ነገር እንዴት ነው? ወዴት ነው? እንዴት ነው አደራረጉ? እንዴት ነው የሚገባኝ በምን መልኩ ነው? እንዴት ነው ወደዚህ? ቴክኖሎጂ የምገባ ምናምን እያልኩኝ አዳዲስ ቴክኖሎጂዎችን በቃ ለመማር በጣም ዝግጁ ነኝ። እናም አዲስ ቴክኖሎጂ መማር ትወዳለህ ለሚለው በጣም ነው የምወደው

ምን አይነት ሳሙና ትጠቀማለህ ለሚለው? እንግድህ እኔ የምጠቀመው ለልብስ ሳሙና ድቫ ሳሙና ሚራኪል ሳሙና አለ እንዲሁም ኦሞ ፈሳሽ ፈሳሽ ሳሙና እጠቀማለሁኝ። የገላ ሳሙና ደግሞ ላክስ ሳሙና እጠቀማለሁ ላይፍ ቦይ እጠቀማለሁ የእርድ ሳሙና እጠቀማለሁ። እነዚህን ሳሙናዎች ደግሞ ለገላ ሳሙና እጠቀማቸዋለሁ። እናም ፀጉር ለፀጉር መታጠቢያ ደግሞ እደዚሁ አሪፍ አሪፍ የሆኑ የራሳቸው ሳሙናዎች አሉና ሻምፖ መታጠቢያ ለፀጉር እንደ ትሪትመንት እንደ ኮንዲሽነር የሚባሉ እነዚህን ለተለያዩ በቃ ለፀጉር የሆነውን ለፀጉር ለገላ የሆነውን የገላ ለልብስ እሚሆነውን ለልብስ እያደረኩኝ በዚህ መልኩ እነዚህን ሳሙናዎች እጠቀማለሁ ማለት ነው

ጾም ትጾማለህ ለሚለው እንግዲህ ጾም እጾማለሁኝ። ለምሳሌ አሁን የገና ጾም አለ። የፋሲካ ጾም አለ። እንዲሁም ነይነይ የሚባል ጾም አለ። የፍልሰታ ጾም አለ። እነዚህን ጾም የሰኔ ጾም አለ እናም እነዚህን ጾም ጾሞች እፆማለሁኝ። እና ሁል ጊዜ ደግሞ የማይቀር አርብና ሮብ እ አርብ ሮብ በመጣ ቁጥር እነዚህን የአርብ ሮብ ጾሞችም እፆማለሁኝ። እስከ ሰባት ሰዓት እስከ ዘጠኝ ሰዓት ባለው። አንዳንድ ጊዜ ደግሞ ንስሃ ንስሃ በሚገባበት ጊዜ የንስሃ ጾም ሲሰጥ የንስሃ የንስሃ ጾም እጾማለሁ። እናም እነዚህን ጾም ሁሉንም እየተከተልኩኝ እጾማለሁ። ጾም ትጾማለህ? ለሚለው አዎ እጾማለሁ

በብዙ ህዝብ መካከል መሆን ታመቻችለህ ለሚለው እንግዲህ እኔ በብዙ ህዝብ መካከል መሆን የው ስብሰባ ባለ ጊዜ አልፎ አልፎ እንደዚሁ ዋና ዋና ስብሰቦች በሚካሄዱበት ሰዓት የስታፍ እንደ አጠቃላይ የቢሮ ሰራተኞች ስብሰባ በሚካሄዱበት ሰዓት ያው የግድ የማይቀር የማይቀር ስብሰባ በሚሆን ሰዓት። ያው አልቀርም እና ማለትም ስብሰባ የሰው ልጅ ሲሰበሰብ የተለያዩ ጥሩ ጥሩ ነገሮችን ያገኛል እናም መናገርም የሚፈለገውን ለመናገር ጥሩ የሆነ መፍትሄ ለማግኘት። ልክ የተለያዩ ነገሮች ይሄ ነገር ቢሆን ይሄ ነገር ሊሆን ይችላል የሚለውን መድረክ ላይ ሰው መካከል መቅረብ። ችግሮችም ሊፈቱ ስለሚችሉ እናም በብዙ ህዝብ መካከል መሆን ይመቻሉ እና ለሚለው እኔ ይመቸኛል።

የድምጽ መልእክት ትልካለህ ለሚለው እንግዲህ የድምጽ መልእክት እልካለህ እልካለሁኝ እሱም በዋትሳፕ በኢሞ እንዲሁም በቴሌግራም እንደዚህ በተለያዩ እንትኖች ከውጭ ሀገር ካሉ ከእህት ከወንድም እንዲሁም ደግሞ ከቤተሰብ ጋር የድምጽ መልእክት እለላካለሁኝ። እናም ደግሞ ሀገር ውስጥም ሆኔ ልክ እዚሁ ሀገር ውስጥ ለሀገር ውስጥ ጓደኛ ጋር ቤተሰብ ጋር በሚሴንጀር በዋትሳፕ በኢሞ እነዚህን በመሳሰሉ ነገሮች የድምጽ መመልከት እልካለሁኝ እናም የድምጽ መልክት ትልካለህ ለሚለው አዎ እልካለሁኝ። ውጭም ካሉ ጋር ሀገር ውስጥም ካሉ ጋር ከወንድም ከዘመድ ከቤተሰብ ጋር የድምጽ መርእክት እልካለሁ። እናም የድምጽ መርእክት ትልካለህ ለሚለው አዎ።

ይቅርታ መጠየቅ ቀላል ነው ለሚለው? አዎ ለኔ ይቅርታ መጠየቅ ቀላል ነውና በስህር የሆነ ነገር ሰውን ባስቀይም ወይንም ከሰው ጋር የሆነ ያው መቼም ሰውና ሰው ይጋጫል ከቤተሰቡም ጋር ሊሆን ይችላል ከስራ ባልደረባም ጋር ሊሆን ይችላል። እንዲሁም መንገድ ላይም ድንገት በሆነ ነገር ሰውና ሰው እንትን ድል እችላለሁ እና የሆነ ፀብ ጥል ከፍተኛ ቦታ ሳይደርስ እኔ ይቅርታ አድርጉልኝ እናም ይሄን ነገር ሁለተኛ አልደግም። ነገር ላስተካክል ከመጥፎው ወደ ጥሩ ላደርግ ምናምን ብዬ እንደውም የበደሉኝንም ሰዎች ራሴ ይቅርታ ብዬ ድፍት ብል እግራቸው ላይ ሰውነታቸው ይሄ ውድቅ ይቅርታ ይቅርታ ይቅርታ በቃ ማለት እኔ በጣም ቀላሌ ነው እናም ሰው ታጣልቼም ይቅርታ በሙሉ ምናምን ስባል ታረቁ ምናምን ስባል ቀድሜ ነኝ ይቅርታ እመለው። እና ይቅርታ መጠየቅ ቀላል ነው ለሚለው ለኔ አዎ በጣም ቀላሌ ነው።

እንደገና ጥቅም ላይ ማዋል ታደርጋለህ ለሚለው? አደርጋለሁኝ። እሱም ምጣድ የእንጀራ መጋገሪያ ምጣድ። ልክ በእሳት በ ስጋግር በእንጨት ተቀጣጥሎም ብሎ በእንጨት አድርጌ በእሳት ምጣድ። እንጀራ ለመጋገሪያ ስጋግር ያንን ያነደድኩትን እንጨት እንደገና ከሰሉን ተጠቅሜ ተጠቅሜ እንጀራ ጋግሬ የተጠቀምኩበትን ከሰል አጥፍቼ መልሼ ለክሰልነት አውለዋለሁኝ። እና ከሰሉን ለተለያዩ ለቡና ለወጥ መስሪያ ምናምን እጠቀመዋለሁኝ። እና ምጣዱን ደግሞ ተጠቅሜ ተጠቅሜ ተጠቅሜ ልክ እንጀራ አላወጣም ሲል ሲበቃው ለዳቦ መጋገሪያነት ሸክለውን ለዳቦ መጋገሪያነት እጠቀመዋለሁኝ። እና መልሼ ለጥቅምነት አውለዋለሁ። እናም ሌላ ደግሞ እንደዚሁ። ሶፋ ሶፋውን ተጠቅሜ ተጠቅሜ ተጠቅሜ ሌላ አዲስ ለመቀየር ስፈልግ ያንን አሮጌውን ሸጬ እንደገና ልክ ብር ያመጣልኛል። ሌላ አዲስ አስገባለሁኝ። እናም በዚህ መልኩ ይሄንን እጠቀማለሁ ማለት ነው። እንደገና ጥቅም ላይ ማዋል ታደርጋለህ ለሚለው? አዎ አደርጋለሁኝ እነዚህን ነገሮች።

ስለ በልጅነት የመኖሪያ ቤት ንገረኝ? የሚለው እኔ በልጅነቴ ቤተሰብ ላይ ሆኜ ከሳር ከሳር የተሰራ ጣራው እንጨት ከላይ ሳር የለበሰ እንደውም ደግሞ ዙሪያውን እንጨት ተተክሎ በጭቃ የተመረገ ቤት ነበረ። እና እዛች ሳር ቤት የምትባል ነበር የምኖረው። ወደዛው ቆርቆሮ ቤት ቆርቆሮ በቆርቆሮ ሆኖ በእንጨት ቪላ ቪላ ነው። አሁን አሁን ያለው ግን በልጅነት የመኖሪያ ቤት ንገረኝ ለሚለው ሳር ቤት ነበረ። ቤተሰብ ላይ ሆኜ የምታምር ሳር ቤት ናት። የቀዘቀዘ ያማረ በምሶሶም ምሶሶ የሚባል ነበረው ሁሉ ሳሩ ቤት ማለት ትልቅ ሳሩኖ የተከፋፈለ ምናምን የለውም በአንድ የተሰራ ነው። እና ምሶሶ መካከል ላይ ትቆማለች ከለይ ሳር ይለበሳል በእንጨት ተረብርቦ ዙሪያውን ከዛ እንጨት በእንጨት ሆኖ በጭቃ የተመረገ ቤት ነበረና። አሁን ግን እየኖርካለሁ ቪላ ነው። በልጅነቴ ግን እዛ ሳር ቤት ነበረ የምንኖረው

በመንገድ ላይ ምግብ ትገዛለህ? ለሚለው እንግዲህ አዎ በመንገድ ላይ ምግብ ልክ ከስራ ከስራ ወደ ቤት በምመለስበት ሰዓት የሚያስፈልጉኝን አንዳንድ ነገሮች መንገድ ላይ እገዛለሁኝ። እና የተለያዩ የታሸጉ ምግቦችን የታሸጉ ምግቦችን እንጀራ ደረቅ እንጀራ ሊሆን ይችላል ዳቦ ሊሆን ይችላል ኬክ ኬክ ዳቦ የጾሞቹ የፍስኮች አሉ። እነዛን ሙዝ ሙዝ ሙዝ ለመቅሰስም ሊሆን ይችላል ለምግብነት። እና እንደ ብርቱካን መንገድ ላይ በቃ ልክ ድንገት ያገኘሁትን እንደገጠመኝ የሚያስፈልገኝንና የሚመቸኝን ነገር ሳገኝ እገዛለሁኝ። እና በመንገድ ላይ ምግብ ትገዛለህ? ለሚለው አዎ እገዛለሁ።

በእጅ የሚሰራ ስራ ታደርጋለህ ለሚለው እንግዲህ አዎ አደርጋለሁኝ ማለትም ቤት ውስጥ አሁን ስንሄድ ቤት ውስጥ የሚሰሩ ስራዎች ሁሉም ይው በእጄ ነው የሚሰሩት እና ወጥ መስራት ሊሆን ይችላል እንጀራ መጋገር ሊሆን ይችላል በእጄ ነው እነዚህ ሆኖ የተለያዩ ነገሮች የሚከታተፉ ነገሮች ለምግብነት የሚሆኑ ልብስ ማጠብ በእጅ የሚሰራ ስራ ነው የሚጻጻፉ ነገሮች መጻፍ ያለባቸውን የምጽፋቸውን ነገሮች እናም እነዚህን በእጅ የሚሰሩ ስራዎች ታደርጋለህ ነው የሚለው አዎ አደርጋለሁኝ የዳቦ መጋገር ሊሆን ይችላል ዳቦ በእሳት ሆኖ በእቺ የሚሰራ ኪሮሽ የሚባል አለ ኪሮሽ ለሶፋ ልብሶች የሚሆኑ ለወንበር ልብሶች የሚሆኑ ለአልጋ ልብስ የሚሆን እናም እነዚህን የተለያዩ ለሶፋ ጣል ጣል የሚደረጉ ሙሉ ለሶፋ የሚጠለቅ የኪሮሽ ስራ አለ ለኩርሲ ወንበሮች የሚሆን ጣል ጣል ስራ የሚሰራ ኪሮሽ የእጅ ስራ አለ እና በእጅ የሚሰራ ስራ ታደርጋለህ ለሚለው አዎ አደርጋለሁኝ።

የጧት እለታዊ ተግባራችሁ ምንድነው? ለሚለው እንግዲህ ጧት ላይ እነሳለሁ ፊቴን እታጠባለሁኝ እታጠባለሁ። ከዛ ወደ ቤት ማጽዳት አልጋ ማንጠፍ የተለያዩ ፍራሾችን ማነጣጠፍ ወንበሮችን ማስተካከል ሶፎችን ማለባበስ ማስተካከል አደርግና ቀጥታ ወደ ቁርስ መስራት እሄዳለሁ ቁርስ እሰራና ተማሪዎችን እንዳይረፍድባቸው በሰአት ወደ ትምህርት ቤት አደርሳለሁ። እናም ደግሞ እነሱን ካደረስኩኝ በኋላ ምግባቸውን አስይዤ ምግባቸውን አብልቼ አስይዤ እኔም ተመግቤ እነሱ ትምህርት ቤት ካደረስኩኝ በኋላ ተመልሼ ደግሞ እኔ ልክ አሁንም የቀሩኝን አንዳንድ ስራዎች አከናውኔ ወደ ስራ ቦታዬ እሄዳለሁኝ ወደምሰራበት መስሪያ ቤት እሄዳለሁ። እና የጧት እለታዊ ተግባራችን ምንድነው? ለሚለው እነዚህ ናቸው ተግባራዊ የጧት እለት ተግባሮቼ ማለት ነው።

መብረቅ ፈራነው ለሚለው? አዎ እኔ መብረቅ በጣም ነው የምፈራው። ማለትም ልክ ክረምትን አንዳንድ ጊዜ በከባድ ስግምግም አለ። ልክ እንደሆኑ ደመና ደመና ሆኖ ጠቅጥቅ ያለ ጭጋግ ሆኖ ልክ ደመና ባለበት ሰዓት አለ አርፎ አርፎ በጣም ምብረቅ የሚጮህበት ሰዓት ሳይለይ ቀን ላይ ሊሆን ይችላል። ምሽትም ላይ ሊሆን ይችላል ጠዋት ላይም ሊሆን ይችላል። ቤት ውስጥም ቤት ቤት ውስጥም ብቻ ሳይሆን ውጭም ላይሆን ሊሆን ይችላል። እና መብረቅ በጣም በሚጮህበት ሰዓት በጣም ነው የሚደባለቀው እና። መብረቅ ሲብለጭ አለጭ ሲጮህ እኔ በጣም ነው የምፈራ እና መብረቅ መብረቅ ፈራነው ለሚለው አዎ መብረቅ ፈራ ነኝ።

ሰዎችን እንዴት ታስተዋውቃለህ ለሚለው? እኔ እንግዲህ ሰዎችን የማስተዋውቀው ልክ በስልክም ሊሆን ይችላል በስልክ ልክ ጎኔ ሌላ ሰው መጦ ልክ ውጭ ሀገር አሁን ያለን ሰው እንዴ ይሄ እኮ በልጅነትህ አንድ ጋር ያደግከው ነው ተዋወቁ እከሌ ይባላል ስሙን ያን ጊዜ ጭቃ ስናቦካ ስንዘል በገመድ ገበጣ ስንጫወት እና ይሄን ልጅ ተዋወቀው እንደዚህ እንደዚህ እኮ ያሳለፋችሁ ነው ብዬ በስልክ አስተዋውቃለሁ። እንዲሁም ደግሞ ፊት ለፊት በበዓላትም ቀን ሊሆን ይችላል በበዓላት ቀን ይቺ ተዋወቂያት ተዋወቁ ስሟ እከሌ ይባላል የዚች ስም ደግሞ እከሌ ይባላል። የመጣችው ከዚህ ቦታ ነው ይቺ ያለችው ደግሞ እዚህ ቦታ ነው። ከዚህ በኋላ በዚህ በዚህ በዚህ መልኩ ተዋወቁ ምናምን ብዬ አስተዋውቃለሁኝ። እና እንትንም ላይ መስሪያ ቤትም ላይ ነባርና አዲስ ስራ ተቀጣሪ ሲገባ እነዛን አዲሷ እንዳትፈራ ልክ ከነባሮቹ ጋር እኩል የሆነ ትውውቅነት እንዲኖራት እንዳትፈራ በሞራል ሆና እንድትሰራ። እንዳትፈሪ ይሄ ይሄ ይሄ እንደዚህ ነው በጥሩ ሁኔታ ሆነሽ ስሬ ይሄ ነገር ጥሩ ነው ይሄ መጥፎ ነው። ምናምን ብዬ ስማቸውን የሁሉንም የመስሪያ ቤቶቹን የሃላፊዋን ስም የሁሉንም አስተዋውቄ ልክ በጥሩ ሁኔታ እንድትሰራ አደርጋለሁኝና። ሰዎችን እንዴት ታስተዋውቃለህ ለሚለው? እኔ በዚህ መልኩ አስተዋውቃለሁኝ።

የምትወደው መክሰስ ምንድነው ለሚለው እንግዲህ እኔ የምወደው መክሰስ ቂጣ ፍርፍር እወዳለሁኝ። ሩዝ ባትክልት እወዳለሁኝ እንደዚሁም ደግሞ ሩዝን በስጋ። እንደዚሁ ገንፎ ገንፎ መክሰስ ላይ አንዳንድ ጊዜ ደግሞ አልፎ አልፎ እንጀራ ፍርፍር እንጀራ ፍርፍር ለመቅሰስ ኬክ ኬክ ኬኮችን የጾምም የፍስኮችንም አልፎ አልፎ እነዚህን እጠቀማለሁኝ ሙዝ ሙዝን ለመቅሰስ እጠቀማለሁ። እናም እነዚህን እነዚህን የመሳሰሉ ነገሮች እንዲሁም ደግሞ መኮረኒ መኮረኒ ባትክልት በሱጎ ፓስታ ፓስታ በሱጎ እነዚህን እጠቀማለሁና የምትወደው መቅሰስ ምንድነው ለሚለው ግን እኔ በይበልጥ ቅጣ ፍርፍር ደስ ይለኛል እና የምወደው ቂጣ ፍርፍር ነው።

ባዶ እግር መራመድ ታውቃለህ ለሚለው እንግዲህ። እኔ ልጅ እንደሆንኩኝ በጣም ያው ከህፃናት ጋር አብሬ ከኒው ጓደኞች ጋርም ከሚመጡን እኛ አብሬ ከህፃናቶቹ ጋር። ባዶ እግሬን ጫማዬን እየጣልኩኝ ባዶ እግሬን እጫወት ነበረ። እና አሁን ግን ነፍስ ካወቅኩኝ ጀምሬ እኔ ባዶ እግር መራመድ አላውቅም እና። ባዶ እግር በመሄድ ብዙ ክስተቶችም ስለሚከሰቱ ብዙ ነገሮች ይከሰታሉ። እና ለምሳሌ እሾህ እሾህ ይወጋል። ጣጣር ጣጣር ልክ እንቅፋት ሲመታ ጣት ይደማል። እግር እንደ አጠቃላይ ሊደማ ይችላል እሾህ እሾህ ሲወጋ ይደማል። ስለታም ነገሮች የተለያዩ እንደመርፌ የስብርባሪ መስታዋት መስታወት ምላጭ ምላጭ እና እነዚህ የተለያዩ ሰለታማ ነገሮችን እንደመርፌ ሊሆን ይችላል። ሰዎችን ዝም ብሎ ሲጥሉት ያን ጊዜ ባዶ እግርን የሚሄድ ሰው ጥሩ የሆነ ነገር አያገናኘውምና። መጥፎ ስለሆነ ባዶ እግር መራመድ ታውቃለህ ለሚለው። በዛ ላይ መሬት ይግላል ሙቀት ሲሆን ህመም ያስከትላል። ቅዝቃዜም ሲሆን አይስማማም። እና ባዶ እግር መራመድ ታውቃለህ ለሚለው እኔ ባዶ እግር መራመድ አላውቅም።

የእቃ ቁጥጥር ታደርጋለህ ለሚለው እንግዲህ አሁን ልክ ከቤት ውስጥ ስጀምር ቤት ውስጥ ብርጭቆዎች እንዳይሰበሩ የውሃ ብርጭቆ የሻይ ብርጭቆዎች እንዲሁም ደግሞ መመገቢያ ሳህኖች እነዚህ የሸክላ ሳህኖች እሚሰበሩ ብረድስት ብረድስትም ሲወድቅ የመወላጨም ባህሪ ያመጣል። እናም እንደዚሁ ደግሞ ምጣዱ ምጣድ እንዳይሰበር የእንጀራ መጋገሪያ ምጣድ የሸክላ የሻክላ ድስቶች ቤት ውስጥ እንደ አጠቃላይ ወንበሮች እንዳይሰበሩ የተነጠፈ አልጋ ተመልሶ እንትን እንዳይል እንዳይነሳ ህፃናቶች አልጋ ላይ ወጥተው እንዳያቆሽሹ ሶፋ የተለበሰውን ያንን እንዳያዛጩ እንዳያዝረከርኩ እነዚህን የመሳሰሉ የቤት የእቃ ቁጥጥር። አደርጋለሁኝ እናም ደግሞ ልክ በመስሪያ ቤት በመስሪያ ቤት ላይ ደግሞ ሲሄድ እቃዎችን እስኪብርቶ ደብተር ያላግባብ እንደይነሱ አደርጋለሁ። እናም ደግሞ መቀመጥ ያለባቸውን በክብር መስሪያ ቤቶች ውስጥ እነዛን ልክ ሌላ ሰው ከውጭ መጥቶ እንዳይነካቸው እንዳያዛጫቸው እንዳይቀዳደዳቸው እነዛን ቁጥጥር አደርጋለሁኝ። እናም የእቃ ቁጥጥር ታደርጋለህ ለሚለው አዎ አደርጋለሁኝ።

መዋኘት ትችላለህ ለሚለው እንግዲህ እኔ መዋኘት አልችልም ግን የው ጣና ሀይቅ አካባቢ እንደዚሁ ደግሞ እራሳቸው እየገደቡ እንዲሁ ማህበረሰቡ ምናምን እየገደቡ እዛ ግድብ ላይ በገጠርም ያሉት ገጠር ላይ ይዋኛሉ፣ ልክ እንደዚሁ ጣና፣ ጣና አካባቢ ልጆች ሲዋኙ አያለሁኝ በጣም ደስ ይለኛል ሁል ግዜ እነሱን ለማየት እያልኩኝ ጣና እሄዳለሁኝ እና እነሱ ሲዋኙ በጣም ያስደስቱኛል ሀይቅ ሀይቅ አካባቢ ሀይቅ ልክ እንደዚሁ ጀልባዎች ምናምን ያሉበት ቦታ ቀለል ቀለል አለው እንትን ላይ በጣም ራቀው ጥልቀት አለው ወይ አይዋኙም ቀለል ቀለል ላለው ላይ የሆኑ ማቲዎች ልክ እንደዚሁ ሀይቅም ላይ ሲዋኙ እነዛን አያለሁ በቃ። ስራዬ እያልኩኝ እየሄድኩ በጣም ያስደስቱኛል እነዛን ለማየት ጣናም፣ ሐይቅም እንደዚሁ ውሃ መዋኛ ቦታ ያለበት ላይ እየሄድኩኝ ሰዎችን እመለከታለሁ፤ ግን መዋኘት ትችላለህ ለሚለው እኔ መዋኘት አልችልም ልምዱም የለኝም በጣም ነው እኔ ውሃ የምፈራው

በቀን ምን ትጠጣለህ ነው እንግዲህ ሚለው? በቀን እኔ የምጠጣው ሁለት ሊትር ሁለት ሊትር ውሃ በቀን እጠጣለሁኝ። እና ግን በጤናም ይመከራል ውሃ መጠጣት። ማለትም ለኩላሊት ኩላሊትን ለኩላሊት ጥሩ ነው። ለኩላሊት ጠጠር በተለይ የኩላሊት ጠጠር ያለበት ሰው ውሃ ያጥብላችኋል ጠጡበት እየተባለ በህክምና ደረጃ ይታዘዛል። እና በቅን ሶስት ሊትር ሁሉ ምናምን ይታዘዛል። እናም በቀን ምን ያህል ውሃ ትጠጣለህ ለሚለው? እኔ በቀን የምጠጣው ሁለት ሊትር ውሃ ነው። እናም ለጤናም ጠቃሚ ስለሆነ ለኩላሌትም ስለሚያጥብ ለኩላሊት ጥሩ ስለሆነ በቀን ሁለት ሊትር ውሃ እጠቀማለሁኝ እጠጣለሁ።

እህል መፍጨት ታውቃለህ ለሚለው? እህል መፍጨት አውቃለሁኝ። ልክ። አሁን በተለይ በተለይ በጣም በተደጋጋሚ ባሌ ጋር ስኖር የተለያዩ ምስር ምስር እከታለሁ በወፍጮ የድንጋይ የድንጋይ ወፍጮ እስከ ከላይም ያለው ከታችም ያለው ወፍጮ የድንጋይ ይዘጋጃል። እዛ ላይ ለሾርባ የሚሆን ክክ ይፈጫል በቆሎ ይፈጫል። እንዲሁም የተለያዩ እነዚህ ቅመማ ቅመሞች ቅመማ ቅመሞችም ደረቅ ቅመም እርጥብ ቅመም እነዚህ እነ ነጭ ሽንኩርት እነ በሶ ቢላ ሜ ምናምን የስጋ መጥበሻዎች እነዛ በዛ በወፍጮ ይፈጫሉ። እናም ልክ እህል መፍጨት ታውቃለህ ለሚለው? ፈጭ አውቃለሁኝ ደረቅ ቅምም ለቅቤ ማንጠሪያ የሚሆኑ። አሁን ልክ አሁን ባለሁበት ደረጃ ግን በብዛት የቅቤ ማንጠሪያ ደረቅ ቅማም እርጥብ ቅመምን እነዚህ እነዚህን ነገሮች ፈጫለሁኝ። እና እህል መፍጨት ታውቃለህ ለሚለው? ይሄ የመብራት የኤሌክትሪክ ወፍጮ ደግሞ አንዳንድ ጊዜ ልክ እህል በማስፈጭም ሰዓት አንዳንድ ጊዜ ሄድ እያልኩኝ እፈጫለሁኝ። እና እህል መፍጨት ታውቃለህ ለሚለው? አውቃለሁ።

የምታስታውሰው ጥሩ መምህር አለ ለሚለው? አዎ የማስታውሰው ጥሩ መምህር አለ። እሱም ልክ ምንም አይነት ፊደልን ሳላውቅ ያሳወቀኝን። እንዲሁም ደግሞ ልክ እጄን ይዞ ቀኝ እጄን ይዞ የአጻጻፍን ሁኔታ ያስተማረኝን። የተለያዩ በርሳስ በርሳስ ጀምሮ ልክ በርሳስ የተለያዩ ፊደላትን። ኤቢሲዲን ቁጥርን እንዴት እንደሚጻፍ ፊደልን ከሀ እስከ ፐ ያሉትን ያስቆጠረኝን እጄን ይዞ ስሜን ስሜን ከነ አባቴ ከነ አያቴ። የእናቴን የቤተሰቤን እንደልብ ሁሉን ነገር እጄን ይዞ ያጻፈኝን መምህር። በጣም ነው እኔ የምወደው እና ፊድል እንደለይ ቁጥር እንደለይ። የተለያዩ ነገሮችን ጥሩ ጥሩ ነገሮችን እንዲይዝ መጥፎን እንድተው ያደረገኝን መምህር። በጣም ነው የምወደው እና የመስመር ወ ደብተር ላይ የመስመር አጠባበቅ መስመር አጠባበቅ አጻጻፍን ወደ ላይም ሳይወረድ ወደ ላይም ሳይወጣ። ደብተርን ልክ መስመርን ጠብቆ አጻጻፍ ያስተማረኝን። እንደውም ያንን ሁሉ አውቄ ማንበብ እንድችል መጻፍ እንድችል መናገር እንድችል እ ያደረገኝን። መምህር በጣም ነው የማስታውሰው። እና የምታስተምሩ ሰው ጥሩ መምህር አለ ለሚለው? አለ ልክ በዚህ መልኩ ይህንን መምህር ሁልጊዜም በውስጤ አለ።

ጫጫታ ታገኝበት ትችላለህ? ለሚለው እንግዲህ አዎ አገኛለሁኝ ማለትም ሰርግ ቤት ላይ ጫጫታ አለ። በሄድኩ ቁጥር ሰርግ ቤት ላይ ጫጫታ ሙዚቃ። በቤተክርስቲያን ከሆነ ደግሞ እንደ መዝሙር። ተከፍቶ ሙዚቃ ከሆነ ደግሞ ሙዚቃ ተከፍቶ ሰዎች እየጨፈሩ እንደዚህ እንደዚሁ ልክ በጫጫታ መልኩ ወከባ ወከባ የመብዛት። ለቅሶ ቤት ላይ ለቅሶ ቤት ላይ ጫጫታ አለ። እናም ደግሞ ታክሲ ላይ ታክሲ በምይዝበት ሰዓት ላይ ለታክሲዎች ጠዋትና ማታ ላይ። የመገፋፋት ባህሪ ስላላቸው ህዝብ ስለሚበዛ ታክሲ ቶሎ ቶሎ እየወጣ እንትን እስከሚል ህዝብ የመተራመስ የመንጫጫት ሁኔታ አለበት። እና ተራ እስኪደርስ ጫጫታ ታገኝበት ትችላለህ ለሚለው አዎ በዚህ መልኩ ላገኝበት አገኝበታለሁ ማለት ነው

ቅመማ ቅመም የበዛበት ምግብ ትወዳለህ ለሚለው እንግዲህ ቅመማ ቅመም የበዛበት ምግብ በጣም አልወድም ግን ቅመም ሲገባበት ምግብ ላይ እኔ በጣም እወዳለሁኝ። ማለት ሳይበዛ በመጠኑ ለምሳሌ ቀይ ወጥ በሚሰራ ሰዓት ድሎት ጨጉዋራና ጉበት ሲሰራ እንዲሁም ደግሞ ለቁርጥ ማባያነት የሚሆኑ ቅመማ ቅመሞዎች። እንዲሁም አትክልት ላይ አትክልት ላይ አትክልት ሲሰራ የሚጨመሩ ቅመማ ቅመሞች አሉ። እነዛም ላይ እሩዝ ሲሰራ የራሱ ቅመም አለው። እናም ምግቦች ሁሉም ላይ ቅመማ ቅመም ሲደረግበት በጣም የጣፈጠ ጥሩ የሆነ የቃና ስለሚይዝ። ፍርፍር ላይ ፍርፍር ሲሰራ በቅመማ ቅመም ሲሆን በጣም ነው። የሚጣፍጥና ቅመም ያልበዛበት ግን ቅመም ያለበት በትንሹ ሲሆን በጣም እወዳለሁኝ። ግን ቅመማ ቅመም የበዛበት ምግብ ትወዳለህ? ለሚለው የበዛበት አልወድም።

መዘመር ትወዳለህ ለሚለው? መዘመር በጣም ነው የምወደው። በተለይ ያው አንዳንድ ዝም ብለው የሚዘመሩ መዝሙሮች አሉ ግን እኔ በተለይ በጣም የምወደው የቤተክርስቲያን መዝሙር። የቤተክርስቲያን መዝሙር የንስሃ መዝሙር የጭብጫቦ እነዚህ ልክ ለ በበዓላተ ቀን የሚዘመሩ መዝሙሮች እነዚህን መዝሙሮች እኔ በጣም ነው የምወድና። ልክ ቤተክርስቲያን በሄድኩ ቁጥር መዝሙር ሲዘመር ዘማሪዎች ጋር አብሬ ቆሜ አጨበጭባለሁ እዘምራለሁ። በደንብ አድርጌ መዘመር ደስ ይለኛል እነሱ ጋር ተቀላቅየ ሌላ ማየት ብዙም አያስደስተኝምና። እንደዚህ ታቦት ሲወጣ ታቦት በወጣ ቁጥር ሄጄ ልክ አንድ ጋር ከሰንበት ተማሪዎች ጋር መዘመር እወዳለሁኝ። እና ቤትም ላይ ቤቴ ሆኜ በእንጉርጉሮ እያንጎራጎርኩኝ ድምፄን ሳላወጣ በእንጉርጉሮ መልኩ መዝሙር መዘመር በጣም ነው የምወደው። የንስሃ መዝሙሮችንም በጾም ቀናት። እንደውም የጭብጫቦ መዝሙሮችን እነዚህን ልክ በእንጎርጉሮ መልኩ ቤት ውስጥ መሆኔ ስራ እየሰራሁኝ ወደዛ ወደዛ እያልኩኝ እያንጎራጎርኩኝ እዘምራለሁና። መዘምር ትወዳለህ ለሚለው? አዎ እወዳለሁ።

በጀት ታስተዳድራለህ ለሚለው እንግዲህ አዎ በጀት አስተዳድራለሁኝ። በቤት ውስጥ። በጀት እይዛለሁ። ከዛ ይሄ ለዚህ ይሆናል። ይሄ ለዚህ ይሆናል ልክ አግባቡን በጠበቀ መልኩ። ልክ ወጪ መወጣት ያለባቸውን ለ ለምግብ ይሄን ይሄን ይሄን ለጤፍ ይሄን ይሄን ያክል። ልክ በዓል ሲመጣ ለስጋ ይሄን ይሄን ያክል ለዶሮ ለበግ። እንዲሁም ለሽንኩርት ለድንች ለቃሪያ ለቲማቲም እነዚህ ለመሳሰሉት ለሙዝም ይሁን ለፓፓዬ ምናምን ለፍራፍሬም ለአትክልቶቼም። እንደውም ደግሞ ለጥራጥሬዎችም የሚሆኑትን ለልብስ አለ። ለጫማ ምን ያህል መውጣት እንዳለበት ለልብስ ምን ያክል መውጣት እንዳለበት። እነዚህን ነገሮች ለማህበራዊ ኑሮ ምን ያክል መውጣት እንዳለበት። የተለያዩ በሰው ላይ ሁሉ ነገር ስላሉ። ህመም ሊመጣ ይችላል ይሄ ነገር መቀመጥ አለበት በማለት። እና እነዚህን ነገሮች እያስኬድኩኝ። በጀት ታስተዳድራለህ ለሚለው አዎ አስተዳድራለሁ በዚህ መልኩ።

ጠዋት በስራ ምን ታደርጋለህ? ነው እንግዲህ የሚለው ጠዋት ቀድሜ ልክ አስራ አንድ ሰዓት እነሳለሁ ልክ አስራ አንድ ሰዓት ተንስቼ ፊቴን እጄን እተጣጠብና ቁርስ እሰራለሁ ቁርስ ከሰራሁኝ በኋላ ቤትን ቤት አጸዳዳለሁ ልክ ልጆችን ደግሞ ምግባቸውን ቁርሳቸውን ምናምን ካበላለሁ በኋላ የሚይዙትን ምሳ እቃ አስይዤ ይዤ ደብተራቸውን ይዤ ትምህርት ቤታቸው ወስጄ እመጣለሁኝ ከዛ ልክ በተመላሽ እኔ ታጥቤ ልብስ ቀይሬ ፀጉሬን አበጃጅቼ እነዚህን የመሳሰሉ ቤቴን አበጃጅቼ አልጋ አነጣጥፌ ሶፋዎችን አበጃጅቼ እነዚህን የመሳሰሉ ነገሮች ካደረኩ በኋላ ልክ የኔ ሰዓት የመሄጃ ሰዓት ይደርሳል ስራ ቦታ ከዛ ስራ ቦታ እሄዳለሁ ማለት ነው እና ጠዋት በስራ ምን ታደርጋለህ? ለሚለው እነዚህን አከናውናለሁ

ምን አይነት ሙዚቃ ትወዳለህ ነው እንግዲህ የሚለው እኔ የምወደው ባህላዊ ሙዚቃ ዘመናዊም እወዳለሁ ግን በይበልጥ ባህላዊ ሙዚቃዎችን እወዳለሁኝ ከእነዚህም ውስጥ የከድርን ሙዚቃ እወዳለሁ የዩሁኔ በላይ ሙዚቃን እወዳለሁኝ መሰረት በለጠ። የመሰረት በለጠ ሙዚቃዎች ሁሉም በጣም ያስደስቱኛል የእሷን ሙዚቃዎች ሁል ግዜ ነው ምስጥ ብዬ የማዳምጠው እናም የፍቅር አዲስ የፍቅር አዲስን ሙዚቃ የዩሁኔ በላይ ሙዚቃ እወዳለሁኝ እናም ልክ እነዚህን ሙዚቃዎች በጣም ነው የምወዳቸው ምን አይነት ሙዚቃ ትወዳለህ ለሚለው በይበልጥ እኔ ባህላዊ ሙዚቃ ባህላዊ ሙዚቃ ነክ የሆነን ነው የምወድ

የምትወደው መጽሐፍ ምንድነው? ለሚለው እንግዲህ እኔ የምወደው ብዙ ጊዜ እንደዚህ እሁድ እሁድ ምናምን እረፍት ባለኝ ሰዓት። የፍቅር እስከ መቃብር የሚለውን የአዲስ አለማየሁ እንዲሁም የተለያዩ ድርሰቶችን ልቦለዶችን እነዚህን እወዳለሁኝ። እናም ከእንትኖች ውስጥ ደግሞ ልክ ለትምህርት ከትምህርት ጋር ተያይዞ ደግሞ የሚሄዱ እንደ ባዮሎጂ ባዮሎጂ ልክ ከህብረተሰብ ሚባለውን ህብረተሰብ ሚባለውን በጣም ነበርና የምወደው። ታች ክላስ ስድስተኛ ክፍል አምስተኛ ክፍል ሆኔ ህብረተሰቡን በጣም ነበር የምወደው። እናም ልክ እላይ ከፍ እያልኩ ደግሞ ጂኦግራፊ ልክ በእንግሊዘኛ ጂኦግራፊ ሲባል ስለ መሬት አቀማመጥ ምናምን። ጂኦግራፊን መጽሐፍ እወደዋለሁ ባይሎጂን ባዮሎጂን መጽሐፍ ደስ ይለኛል ማንበብ። እና የምትወደው መጽሐፍ ምንድነው? እንደሚለው እነዚህን መጽሐፎች እወዳቸዋለሁኝ።

በእንጨት እሳት ማብሰል ታውቃለህ? ለሚለው አዎ አውቃለሁኝ እኔ በብዛት አሁንም የምጋገረው እንጀራ በእንጨት እሳት ነው እሳትን በማቀጣጠል በእንጨት በማየያዝ እንጀራ እጋግራለሁኝ አንዳንድ ጊዜ ደግሞ ልክ እንደዚሁ የእሳት በሸክላ ገበር የሚባል አለ በእኛ በዛ ዳቦ እደፋለሁኝ ዳቦ አበብስ አበስላለሁ እናም ደግሞ እንትን ጠላ የጠላ እህል በቆሎ ነው ጠላ እህላችን በትልቅ በርሜል በዛ ጥደን ጥጄ በእንጨት እሳት አበስላለሁኝ ለጠላ እህል የሚሆን እናም ደግሞ ለተለያዩ በትልቅ ብረት ድስት የሚሰራ ቀይ ወጥ ቀይ ወጥ ስሰራ በዓል ሲመጣ እኔ የምሰራው በእንጨት እሳት ነው የማበስለው ቀይወጥ በግ በግ ታርዶ ልክ ድሎቱ ምናምን ሲቆላ በእንጨት እሳት ነው የማበስልና በእንጨት እሳት ማብሰል ታውቃለህ? ለሚለው አውቃለሁኝ

ቀርቀሃ በአካባቢዎ ያድጋል? ለሚለው እንግዲህ አዎ በአካባቢው ያድጋል። ልክ በደንብ ሲጠነክርና ትክክለኛ ሲሆን ወንዶች የደረሱ መካከለኛ የሆኑ ወንዶች ያንን እየቋረጡ እያበጃጁ ይሸጣሉ እንዲሁም ደግሞ እነሱ እየያዙ በእኛ አገር አካባቢ እሱን ይዘው ሽርጥ አሸርጠው የራሳቸው የሆነ ይሄ በርበራ ቀሩራ ምናምን የሚባለው ሽርጥ የወንዶች ሽርጥ አለና ያንን አሸርጠው ይሄንን ቀርቀሃ የተበጃጀ በደንብ ተደርጎ ልክ ራሳቸውን የቻለ የሚያውቁበት አሉ የቀርቀኸውን አደራረግ ለአያያዝ የሚመች እያደረጉ የሚቀባ ቀብተው በሚያምር መልኩ አድርገው ያንን ወጣቶች ናቸው የሚይዙት በብዛት እና ለሚ የሚሸጥ በብዛት ስለሆነ ይሸጣሉ ለከራሳቸውም አልፎ ተርፎ ለሌላ ሰው ሽያጭ ያደርጋሉና ቀርቀሃ በአካባቢው ያደርጋል የሚለው አዎ ያድጋል

የስራ ቦታህ እንዴት ነው ለሚለው? የኔ የስራ ቦታ በጣም በጣም አሪፍ እና ምቹ እየሆነ ነው። ዙሪያውን በእጽዋት እየተከበበ በጣም ደስ የሚል እጽዋቶች አንዳንድ ግቢ ላይ ስራ ቦታ ውስጥ አሉ። እነዛ ልክ ውብና ማራጌ ያደርጉታል። እንዲሁም ደግሞ የተለያየ ሲፈልጉ የመጠጥ ቡና ቡና ቢጠማ ቡና ያቀብላሉ ሻይም ካሰኘሽ ሻይ ያቀብላሉ። እንዲሁም ልክ ዙሪያውን ጥበቃ ጥበቃ ልክ ሰራተኛ የሆነ ነገር እንዳይሆኑ ጥበቃዎችን ዙሪያውን ያስጠብቃሉ። እናም የስራ ቦታ እንዴት ነው ለሚለው? ጥሩ ነው በቃ በጣም ደስ የሚል ስርዓት ያለው። ከስታ ደንበኞች ደንበኞች በስርዓት ሆነው የሚስተናገዱበት። ካለ ምንም እንትን ካለ ምንም መሽቆጥቆጥ እንደልባቸው ገብተው ተስተናግደው ያሉትን አድርገው ማለትም ልክ ለመጡበት ጉዳይ ምላሽ አግልተው የሚሄዱበት ነው። እና የስራ ቦታ እንዴት ነው የሚለው? በጣም አሪፍ ነው።

በስራ ላይ ችግሮችን ትፈታለህ ነው የሚለው? አዎ በስራ ላይ ችግሮችን እፈታለሁኝ። ማለትም ደንበኞች የሆነ ጉዳይ ችግር ኖሮባቸው ስለሆነ ሊመጡ የሚችሉት ልክ የመጡበትን እነዛ ደንበኞች ተደስተው ጥሩ ምላሽ አግኝተው እንዲሄዱ አደርጋለሁኝ እና በስራ ላይ ችግሮችን ትፈታለህ ለሚለው እፈታለሁኝ። በስራ ጉዳይም ላይ ስብሰባ ሲካሄድ በስብሰባ ላይ በመገኘት ልክ ጥሩ ጥሩ ምላሾችን ለችግሩ መፍትሄ የሚሆኑ ነገሮችን እሰጣለሁ። እናም እነዚህን በመሳሰሉ ነገሮች ላይ ከእዛው ከመስሪያ ቤት ጓደኞች ላይ የመስሪያ ቤት እና የመስሪያ ቤት ጓደኛ የሆነ ነገር እንትን ቢሉ የሆነ ነገር ቢፈጥሩ የነዛን ችግሮች እፈታለሁኝ። እናም በስራ ላይ ችግሮችን ትፈታለሁ ይሄ የሚለው አዎ ችግሮችን እፈታለሁ

በሰአት የምትደርስ ሰው ነህ ለሚለው? አዎ እኔ ሰአቴን በጣም የማከብር ሰው ነኝ። ማለትም ልክ መስሪያ ቤትም ላይ ሁለት ሰዓት ተኩል ሲል እዛው እገኛለሁኝ። ስድስት ሰዓት ተኩል ሲል እወጣለሁ ለምሳ። ያን ጊዜ ደግሞ ልክ ሰባት ሰዓት ተኩል ስትል በትክክለኛው ሰዓት እዛው እደርሳለሁ። ቀጥታ ደግሞ አስራ አንድ ተኩል ሲል ከስራ እወጣለሁኝ። እናም ልክ ሰዓትና ሰአቴን በሰአት አክብሬ ደንበኛም እንዲበሳቆል እንዲጉላላ ስለማልፈልግ። ያ ደንበኛ ልክ መቶ የመጣበትን ጉዳይ በስ ከሰአትም ሊሆን ይችላል። የመጣው ከጧትም ሊሆን ይችላል። የመጣው ያ ቢሮ ተዘግቶበት ሲያገኝ በጣም የመሸማቀቅ እና የ በቃ ሩቅ ሊሆን ይችላል ቤቱ የመጣበት ሊመሽ ይችላል። ወይንም ደግሞ አስቸኳይ ሊሆን ይችላል የመጣበት ጉዳይ። እና ያንን ልክ ደንበኛም ለምን መሰቃየትም ስለሌለበት ደንበኛንም በሰአት ተገኝቶ ማስተናገድ ተገቢ ስለሆነ። በሰአት የምትደርስ ሰው ነህ ለሚለው? እኔ በሰአት የምደርስ ሰው ነኝ

ከጎረቤቶችህ ጋር ጥሩ ግንኙነት አለህ? ለሚለው እንግዲህ አዎ ከጎረቤቶቼ ጋር ጥሩ የሆነ ግንኙነት አለኝ። ማለትም ልክ የሆነ ጥያቄ ሲጠይቁ የሚሰጥ ነገር እቃ ሊሆን ይችላል። ብር መበደር መበደር ሊሆን ይችላል አበድሩኝ ሲሉ መስጠት እቃ እቃ አበድሩኝ ሲሉ መስጠት። እናም ለጊዜው በቃ ይሄ ነገር ቸግሮኛል ይሄንን ነገር ታበድሪኝ አድርጊልኝ ሲሉ ማድረግ በቃ ቅን መሆን። እና ልክ እኔ ከጎረቤቶቼ ጋር በጣም ጥሩ የሆነ ግንኙነት አለኝ። ማለትም ልክ እንዳሉኝ ፀባዬን ፀባዬን በማሳመር ልክ ሁሉም የሚቀናብኝ የሚቀናብን ሰው ነኝ። እና ጎረቤቴ ጎረቤቶች ጋር ጥሩ ግንኙነት አለህ ማለት አለኝ።

ምን ያህል ጊዜ መጽሐፍ ታነባለህ? ለሚለው እኔ በሳምንት አንድ ጊዜ አነባለሁኝ ማለትም ልክ ስራ ስላለኝ በእረፍት ጊዜ ነው የማነበው። እና እሱም ደግሞ በሳምንት አንድ ጊዜ እሁድን እሁድ የእረፍት ቀን ያው ቅዳሜ እና እሁድ የእረፍት ቀን ስለሆነ እሁድን አመቻችቼ ልክ እሁድን አነባለሁ። እናም ምን ያህል ጊዜ መጽሐፍ ታነባለህ? ለሚለው በሳምንት አንድ ጊዜ አነባለሁኝ። ምክንያቱም የተለያዩ ልቦለዶችን ሊሆን ይችላል መጽሄቶችን ሊሆን ይችላል እንደ አጠቃላይ የኢትዮጵያን ታሪክ ሊሆን ይችላል እነዚህን የራሳቸው የሆነ ጊዜ እየሰጠሁኝ እነዚህን መጽሐፎች በሳምንት አንዱን በሳምንት አንዱን እያደረኩኝ አነባለሁ። የምሰራውንም በምሰራው የስራ ዘርፍ ላይ ያለኝን መጽሐፍ ያንንም ልክ እንደዚሁ በዚሁ መልኩ አነባለሁኝ እና ምን ያህል ጊዜ መጽሐፍ ታነባለህ? ለሚለው በሳምንት በሳምንት አንዳንድ ጊዜ እሁድን እየጠበቁኝ መጽሐፍ አነባለሁ።

እሳት ማንደድ ትችላለህ? እንግዲህ እሳት ማንደድ ይችላለሁኝ። ማለትም ልክ መጀመሪያ ያልተያያዘ ያልተያያዘውን እሳት በክብሪት ክብሪት በመጠቀም ያንን በእንጨት በማያያዣ በፔስታል ምናምን አድርጌ አያይዝና ከዛ እንጨቱ ከተያያዘ በኋላ የምሰራውን ስራ እንጀራ ማጋገር ሊሆን ይችላል። ወጥ መስራት ሊሆን ይችላል። ዳቦ ለመጋገር ሊሆን ይችላል። እና ያን ጊዜ ሲጠፋብኝ የተያያዘው እሳት እኔ ልክ ክብሪት ሳልጠቀም ፉም ስለሚወርደው ፉሙን በመጠቀም ልክ ከእኔ ትንፋሽ ብቻ በመስጠት እሳቱን ማንደድ እችላለሁና። እሳት ማንደድ ትችላለህ ለሚለው ማንደድ እችላለሁ።

የቪዲዮ ጥሪ ታደርጋለህ ለሚለው እንግዲህ የቪዲዮ ጥሪ አደርጋለሁኝ። ማለትም ልክ በቪዲዮ ስብሰባም ካለ በቪዲዮ በኢሞ ሊሆን ይችላል። በዋትሳፕ ሊሆን ይችላል እና ልክ ነገ ሰብሰባ አለ ብዬ ጥሪ አደርጋለሁኝ። እንዲሁም ደግሞ ማስታወቂያ ማስታወቂያ ከወጣ ልክ ማስታወቂያ በዚህ በዚህ በዚህ ቀን ጥሪ አድርጌያለሁ ብዬ ማስታወቂያ በቪዲዮ እለቃለሁኝ። እናም ያ ማስታወቂያ ደግሞ ልክ የተወዳደሩት ተማሪዎች ያለፉትን የወደቁትን ልክ በ እንደዚሁ በቪዲዮ እለቅና እንዲያዩት አደርጋለሁኝ። እና ከዛ አሁንም ደግሞ ያለፋችሁ ተማሪዎች ያለፋችሁ ተማሪዎች በዚህ ቀን በዚህ እለት እንድትገቡ ብዬ አሁንም ልክ በቪዲዮ በኢሞ ሊሆን ይችላል እንደዚሁ በሚሲንጀር ላይ ሊሆን ይችላል በፌስቡክ ላይ ልሆን ይችላል እና ያንን እለቃለሁኝ በቪዲዮ ጥሪ አደርጋለሁኝ። እና የቪዲዮ ጥሪ ታደርጋለህ ለሚለው አደርጋለሁ።

ነገሮችን በስርዓት ታስቀምጣለህ ለሚለው እንግዲህ ነገሮችን በስርዓት አስቀምጣለሁ ማለትም ነገሮችን ሲባል ያው በንግግርም ሲኬድ። ሰውን ይከፋዋል አይከፋውም በማለት ጥሩ ነገርን እና ክፉ ነገርን በመለየት ጥሩ ጥሩ ነገሮችን መናገር። እንዲሁም ደግሞ እና እየተለያዩ ነገሮችን መቀመጥ ያለባቸውን የዶክመንቶች ሊሆን ይችላሉ የትምህርት ማስረጃ ምናምን። እንዲሁም ደግሞ ልክ መስሪያ ቤቶች ላይ የተለያዩ መቀመጥ ያለባቸው ፋይሎች እንደይዛቡ ከቆሻሻ ጋር አብረው ሄደው እንደይቀጣጠሉ። እንዲሁም በሰዎች እጅ እንዳይወሰድ ከስተመር በሚበዛ ሰዓት እነዛን ልክ የራሳቸው የሆነ ማስቀመጫ አዘጋጅቶ ነገሮችን በስርዓት ማስቀመጥ ማለት ነው። እና ነገሮችህን በስርዓት ታስቀምጣለህ ለማለት አስቀምጣለሁኝ ማለት ነው።

ሃይማኖታዊ ግብር ታከብራለህ የሚለውን ግድህ? ሃይማኖታዊ ግብር በሚባለው ዙሪያ የራሱ የሆነ የሃይማኖታዊ ግብር አለ። እና ልክ አሁን እኔ ባለሁበት የቤተክርስቲያን ግብር የሚባል አለ ያው ሃይማኖታዊ ጋር ተያይዞ ማለት። እናም ሃይማኖታዊ ግብር በአመት በአመት አንድ ጊዜ የሃይማኖታዊ ግብር የሚባል አለ። ያንን እሰጣለሁኝ። ልክ ራሱን ጠብቆ የሆነ ግብር ነው የአመት ግብር እንደ መሬት የሚሰጥ ነውና። ልክ በአመት አንድ ጊዜ የሃይማኖታዊ ግብር ወይንም ልክበኛ የቤተክርስቲያን ግብር እንደሚባለው ግብር እሰጣለሁ እንደ ግብር ክፍያ ማለት ነው። እና ሃይማኖታዊ ግብር ታከብራለህ የሚለው? አዎ ልክ ሰአቱን ጠብቄ በዚህ ቀን ይህንን አምጡ ሲባል እሰጣለሁና አከብራለሁ።

የስራ አሰራሮችን ትከተላለህ? የሚለው እንግዲህ አዎ የስራ አሰራሮችን እከተላለሁኝ ማለትም ልክ ቅደም ተከተሉን በያዘ መልኩ በዘፈቀደነት ሳይሆን ልክ በቅደም ተከተል በሆነ መልኩ ጥሩ የሆነ አሰራር ለመስራት ልክ ውብና ማራኪ የሆነ ስራ የሚሰራው ልክ አሰራርን ስንከተል ነውና ልክ ከሰአታት ጀምሮ በቃ ሰዓትን በጥሩ ሁኔታ ተከትሎ ሰዓትን ሳያዛቡ መግባት ባለብን ሰዓት ትተን መግባት በሌለብን ሰዓት መግባት ሳይኖር ልክ ሰዓትን በማክበር ስራዎቼን በአግባቡ ለመስራት ደንበኞች ስቀው ተደስተው እንዲሄዱ መስተናገድ ያለበትን ደንበኛ ደግሞ ሲመጣ የቀደመውን ነው እንጂ እንደ ቀዳሚነቱ የቀደመውን ትተን ከኋላ ያለውን አለማስተናገድ ልክ ራሱን በቻለ መልኩ በሰልፍና በቅደም ተከተል አስይዘን እነሱም ተደስተው እንዲሄዱ እንደዛ አድርገህ ማስያዝ እነሱን ማስተናገድ እና የስራ አሰራሮችን ትከተላለህ ወይ? ለሚለው አዎ የስራ አሰራሮችን እከተላለሁ

ዋና ሀላፊነቶችህ ምንድን ናቸው? ለሚለው እንግዲህ ዋና ሀላፊነቶቼ በመስሪያ ቤት ዙሪያ ስሄድ ዋና ሀላፊነቴ የተሰጠኝን እና ልክ የተመደብኩበትን የስራ ዘርፍ በአግባቡ ለመስራት ደንበኛን አርኪ የሆነ ጥሩ የሆነ ስራ እንድሰራ ነው ያው እንግዲህ ሀላፊነቴ ማለት የተዘረከረከ ስራ እንዳልሰራ ሰዓትን እንዳከብር በሰአት ተገኝቼ በሰአት እንድወጣ በዋና ሀላፊነቴ እነዚህ ናቸው። በመስሪያ ቤት በኩል እና ደግሞ በቤት ውስጥ በመኖሪያ ቤት ውስጥ ስመጣ ደግሞ ዋና ሀላፊነቶቼ ቤትን በአግባቡ ማስተዳደር ነው። ማለትም በወጪ ዙሪያ ወጪ ገቢን በማወቅ እንዴት ይሄ ለምን ይሆናል ይሄ እንዴት ይሄስ ቀድሞ ይገዛል ወይ? ይሄስ በኋላ ነው ወይ? ይሄ ከፊት ነው ወይ? የሚለውን ይሄ ለምን ይወጣ ይሄ ቢወጣ ለምንድነው? አገልግሎቱ ምናምን የሚለውን በቃ ዋና ሀላፊነቶቼ። ገንዘብ እይዛለሁኝ። ቤት ውስጥ ገንዘብ እይዛለሁኝ። ልክ እኔ ነኝ። ደረጃዎችን የቤቶችን አያያዝ እማደርገው እና ዋና ሀላፊነቶች ምንድነው ለሚለው እነዚህ ናቸው ሀላፊነቶቼ።

የምሳ እረፍቶ ምን ያህል ነው? ምን ያህል ጊዜ ነው? ለሚለው እንግዲህ የምሳ እረፍቶ ልክ ከሰኞ እስከ አርብ ባሉት ውስጥ ከስድስት ተኩል ከስራ ወጥቼ እስከ ሰባት ሰባት ተኩል ድረስ እናት ያለችኝ። እረፍት ከስድስት ተኩል እስከ ሰባት ተኩል ማለትም ከስድስት ተኩል ከስራ ወጥቼ ሰባት ተኩል ወደ ስራ ተመልሼ የምገባበት ስለሆነ እና የምሳ እረፍት ያለችኝ በስድስት ተኩል እና እስከ ሰባት ተኩል ያለችው ናት። ማለትም ቅዳሜና እሁድን ግን ያው እንደ ምቾቴ ማድረግ እችላለሁ። በእረፍት ሰዓት እንደዚሁ ሰባት ሰዓት ላይ በቃ ቅዳሜና እሁድንም ከስድስት ተኩል እስከ ሰባት ተኩል ባለው ቡና አፍልቼ ምሳ ተሰርቶ ምን ተብሎ ፈንዲሻው ተፈንዲሾ ሁሉ ነገር ተደርጎ ቅዳሜና እሁድን በተለይ ለምሳ በደንብ ተደርጎ እንትን ይከበራል ከቡና ጋር ምናምን እና የምሳ እረፍቶ ምን ያህል ጊዜ ነው? ለሚለው ከስድስት ተኩል እስከ ሰባት ተኩል ባለችው ሰዓት ነው የምጠቀመው ማለት ነው።

የምትመኘው ስራ ምንድነው? ለሚለው እንግዲህ እኔ የምመኘው ስራ ንግድ ንግድ በተለይ በተለይ ከውጪ በማስመጣት በማስመጣት ሽቶዎቼን፣ ቢጃማዎቼን፣ ቄሚሶቼን የተለያዩ እንደ ታይት እንደ ፓንት ጡት ማሲያጆች የተለያዩ እነዚህን ነገሮች ዶራራንት ዶራራንቶች ሽቶ በጣም ጣዕም ጣዕም ያላችሁ የሚጣፍጡ የሚጣፍጡ ሽታቸው ማራኪ የሆነ የውጭ ሽቶዎችን እነዚህን የመሳሰሉ ነገሮች ጫማ ሻርፕ ፒጃማ ከነ ሻርፑ ምናምን የመሳሰሉ ነገሮችን ከውጪ እያስመጣሁኝ፣ እኔ እዚህ ሀገር ውስጥ ኢትዮጵያ ሆኔ ለመሸጥ ይሄን ይሄንን እመኛለሁ እና የምትመኘው ስራ ምንድን ነው ለሚለው ንግድ ንግድ መነገድ እመኛለሁኝ

ማብሰል ትችላለህ ለሚለው እንግዲህ አዎ ማብሰል እችላለሁኝ ማለትም ወጥ ወጥ ማብሰል በተለያዩ አትክልቶችም ሊሆን ይችላሉ እንደ ምስር። ስጋ የስጋ እንደ ቀይወጥ እንደ ድሎት። እንዲሁም ቅቅል እንጀራ እንጀራ መጋገር ማብሰል። ዳቦ ዳቦ ማብሰል በእሳት እንጀራንም እንደዚሁ በእሳትም ይሁን በኤሌክትሪክም ሊሆን ይችላል ማብሰል። እናም እነዚህን የመሳሰሉ ነገሮች። ማብሰል እችላለሁኝ ሁሉንም አይነት ሩዝ ሊሆን ይችላል ፓስታ ሊሆን ይችላል መኮረኒ ሊሆን ይችላል። ጥራጥሬ ነገሮች እንደ ሽምብራ እንደ ሽምብራ። እንደ ፈንዲሻ። እነዚህን የመሳሰሉ ነገሮችን። በተለያዩ መንገድ በእሳትም ሊሆን ይችላል በኤሌክትሪክም ሊሆን ይችላል። በከሰልም ሊሆን ይችላል ቡና አለ ቡና መቁላት ማብሰል። ማፍላትም ያው ማብሰል ነው። ቡና እናም እነዚህ እነዚህን የመሳሰሉ ነገሮች። አበስላለሁ ማለትም ማብሰል ትችላለህ ለሚለው እችላለሁ

የደንበኛ እርካታን ታሳውቃለህ ለሚለው? እንግዲህ የደንበኛ እርካታን አሳውቃለሁኝ ማለትም ደንበኛ እንዲረካልኝ በጥሩ ሁኔታ አስተናግዳለሁኝ። ደስ እንዲለው ተደስቶ እንዲሄድ የመጣበት ጉዳይ እርካታ ያለው እንዲሆን ደስተኛ እንዲሆን። ሌሎችንም ደንበኞች ሌላ ወደ እኔ የሚመጡ ደንበኞችን ይቺ ልጅ እኮ በጣም ጥሩ ናት። ደንበኛን በጥሩ ሁኔታ ታስተናግዳለች ትቀበላለች ሁሉን ነገር በፍቅር ነው የምታደርገው። በቃ እነዚህን ነገሮች ሁሉ እንትን ለማለት ጥሩ የሆነ ሳቢ ማራኪ የተለያዩ ተወዳጅ እንድሆን። እና ልክ ጠዋትም ይሁን ማታም ይሁን ሁሉን ነገር በእንትን በምልበት ሰዓት ልክ ተወዳጅነትን እንዳገኝ የደንበኛ እርካታን አሳውቃለሁ በደንብ አድርጌ ደንበኛ ረክቶ እንዲሄድ ነው የምፈልግ

በስልክ ገንዘብ ትልካለህ ለሚለው እንግዲህ አዎ በስልክ ገንዘብ እልካለሁኝ ለተማሪ ተማሪ ለ እንዲሁም ደግሞ የተለያየ ጓደኛ ይሄን ያክል ብር ላኩልኝ አበድሪኝ ሲሉኝ እልካለሁ በስልክ ለቤተሰብ ለቤተሰብ በዓል ሲሆን ዶሮ መግዣ በግ መግዣ ብዬ እንዲሁም ደግሞ ላስፈለገ ላስፈላጊ ነገር ይህንን ብር ላኪልኝ ስባል ልክ ቤተሰብ ሲያጣ ብር ገንዘብ እልካለሁኝ በስልክ እናም እነሱ ሄደው ባንክ እንዲያወጡ አደርጋለሁ። ለጓደኛ ለምሳሌ ጓደኛዬ ሌላ ቦታ ሰርግ ምናምን ስትሆን ለእሷ በስልክ ገንዘብ እልካለሁ። መሄድ ራቅ ሲለኝ እናም እነዚህን የመሳሰሉ ለዘመድ አዝማድ ለዘመድ ለተማሪ በተለይ ተማሪን ማገዝ እኔ በጣም ደስ ስለሚለኝ ለተማሪ እህትም ለዘመድም በስልክ ገንዘብ እልካለሁኝ። እና በስልክ ገንዘብ ትልካለህ ለሚለው አወ እልካለሁኝ

ከስራ ሰዓት በኋላ ትሰራለህ? ለሚለው እንግዲህ ከስራ ሰዓት በኋላ ይኸው ቤት ውስጥ ያሉ የቤት የምሰራቸውን ከስራ ስመለስ ቤት ውስጥ ያሉ የሚከናወኑ መብሰል ያለባቸውን ነገሮች መዘጋጀት ያለባቸውን ነገሮች እንደ እንጀራ ሊሆን ይችላል፣ እንደ ወጥ ሊሆን ይችላል እንደ ዳቦ ሊሆን ይችላል፣ እንደ ቡና መቁላት ሊሆን ይችላል፣ እየተለያዩ የራሴ የሆኑ ስራዎችን በቤት ውስጥ ላከናውናቸው የምችለውን ስራዎች አከናውናለሁና ከስራ ሰዓት በኋላ መዝናኛ ቦታም ሊሆን ይችላል፣ የቤት ስራ ካለቀ በኋላ እንዲሁም ደግሞ የተለያዩ ጓደኛ ቤት ሊሆን ይችላል፣ እናም ከስራ ሰዓት በኋላ ትሰራለህ የሚለው አዎ እሰራለሁ ማለትም ልክ በሚመለከተኝ የቤት ስራዎች ከስራ ምላሽ ስመለስ ለምሳሌ አሁን ከአስራ አንድ ተኩል በኋላ ያሉኝን የቤት ስራዎች የሚከናውኑትን ሙሉ በሙሉ ስራ አከናውናለሁ ማለት ነው።

በመታጠቢያ ቤት ውስጥ ትዘምራለህ? ለሚለው እንግዲህ እየታጠብኩኝ አልዘምርም እየታጠብኩ አልዘምርም። ግን መታጠቢያ ቤቶችን ሳጸዳ ምንስል እያንጎራጎርኩ። የበፊት ትውስታ መዝሙርም እንደ ሙዚቃም ምናምን። ትውስታ ከትንሽነቴ ጀምሮ ትዝ ትዝ እሚሉኝን መዝሙሮች። ሰንበት ተማሪ አብሬ ከሆንኳቸው ጓደኞቼ ጋር ያን ጊዜ ትምህርት ቤትም ሆነን አብረን የምንዘምራቸውን መዝሙሮች ትዝ ትዝ ሲሉኝ። በመታጠቢያ ቤት ውስጥ እያጸዳሁ እያጸዳሁ እያለ እንጉርጓሮ አንጎራጉራለሁኝ። እና ደስ ይለኛል ሳንጎራጉር። የትምህርት ቤት መዝሙራንም የቤተክርስቲያን መዝሙርንም በንጉርጓሮ መልኩ ስዘምር ደስ ይለኛል። እና በመታጠቢያ ቤት ውስጥ ትዘምራለህ? ለሚለው አዎ እዘምራለሁኝ ደስ ይለኛል። ማንጎራጎር መዝሙሮችን

ምን አይነት መሳሪያዎች ትጠቀማለህ? ለሚለው እንግዲህ እኔ የምጠቀማቸው መሳሪያዎች አሁን ልክ ቤት ውስጥ ላይ እንደ ካራ ለሽንኩርት ለቲማቲም ለተለያዩ ነገሮች መክተፊያ። እንዲሁም ደግሞ የማሽን ማሽንም አለው ራሱን የቻለ ለመክተፊያነት የሚያገለግል እንዲሁም ደግሞ ያው አልፎ አልፎ በእጄ ስለምከትፍ ካራ እጠቀማለሁኝ። ብረድስት ማንኪያ እንዲሁም ደግሞ የእንጨት ማንኪያም ሊሆን ይችላል የብረት ማንኪያ ለማማሰያነት የሚጠቀም። የሚጠቅም እና እነዚህን የተመላሰ የተለያዩ መሳሪያዎች እንዲሁም ደግሞ እሳት ማንደጃ ፌርሚሎ ከሰለ ማንደጃ እነዛን እጠቀማለሁ። ጀበና ጀበና ለቡና ማፍያነት እጠቀማለሁ። እናም እነዚህ አይነት መሳሪያዎችን እጠቀማለሁ ማለት ነው።

የወተት ተዋጽኦ ትወዳለህ ለሚለው? የወተት ተዋጽኦ እኔ በጣም ነው የምወደው። እሱም የወተት ተዋጾዎች አሁን ልክ የፈላ ወተት እወዳለሁ። እርጎ የረጋውን እንዲሁም ደግሞ ትኩሱን የታለበውን እናም አይቡን አሬራ አሬራ ቅቤ ቅቤ ቅቤውንም እወዳለሁኝ። እና የወተት ተዋጽኦ ትወዳለህ ለሚለው? በጣም ነው የምወደው። በተለይ በተለይ እርጎ እርጎንና የፈላ ወተት ደግሞ ብዙ ጊዜ የፈላ ወተትን ልክ መክሰስ ላይ አካባቢ የፈላ ወተት ልክ አምባሻ ጋር ምናምን በመጠቀም በጣም ነው የምወደው። የፈላውን ወተት ማለት እና የወተት ተዋጽኦ ትወዳለህ? ነው የሚለው ሁሉንም አዎ እወዳለሁኝ።

ሽማግሌዎችን እንዴት ታከብራለህ ለሚለው እንግዲህ እኔ ሽማግሌን በጣም ነው የማከብረውና እወዳቸዋለሁኝ እኔ ሽማግሌዎችን ሳይ በጣም ነው እንትን የምለው ደስ የሚለኝ በቃ እና ሽማግሌዎችን ደክመው ካገኘኋቸው በእግራቸው ሲሄዱ በታክሲ እንዲሄዱ አደርጋለሁኝ የሆነ ነገር በእጃቸውም ከያዙ ያንን ተቀብሌ እይዝላቸዋለሁኝ ይሄን ቦታ አሳየኝ ይሄን ቦታ አሳየኝ ካሉኝ አሳያቸዋለሁኝ ምሬን በዚህ ቦታ ደርሽን ምናምን ካሉኝ አደርሳለሁኝ እንደውም ደግሞ ውሃ ጠማኝ ካሉኝ ውሃ እንዳጠጣቸው አደርጋለሁ። ምግብ ካስፈለጋቸው ምግብ አስፈልጎኛል እህቴ ምግብ ታጎርሽኝ ወይ ትገዢልኝ ወይ ምናምን ካሉኝ አደርግላቸዋለሁኝ የታክሲ ስጪኝ ካሉኝ ካሉኝ እሰጣለሁኝ እናም የሆነ ምክር ምክር በቃ ምክር ሽማግሌ ምክር ሲመክር የሚቀበለውን በጣም ነው የሚወደው እና ምክር ሲሞክሩኝ እቀበላለሁኝ በጣም አድርጌ ወሬያቸውን ሁሉ አዳምጠችዋለሁ በጣም ደስተኛም ስለሆኑና ሽማግሌዎችን እንዴት ታከብራለህ ለሚለው በዚህ በዚህ መልኩ አከብራለሁኝ።

ሌሎችን መርዳት ትወዳለህ? ለሚለው እንግዲህ እኔ ሌሎችን መርዳት በጣም ነው የምወደው። እኔ እየተቸገሩ የታረዙ በልብስም ሆነ በምግብ ሆነ ሰዎችን ሳይ ውስጤን በጣም ነው እና እንትን የሚለኝ። ልክ ባለኝ አቅም ምግብም እነሱን ለማጉረስ ውሃ ውሃ ለማጠጣት እንደ ጫማም ከሆነ እንደ ጫማ እንደ ልብስም ከሆነ እንደ ልብስ መርዳት እነሱን በጣም ነው ደስ የሚለኝ። እናም በዓላትም ሲመጡ ብር ከሌሎች ሁሉ በመሰብሰብ ከሌሎች ሁሉ በመሰብሰብ እና ለሁሉም ደና እንዲህ ሊሆን የሆነ ነገር በዓልን ተደስተው እንዲወሉ ትንሽ ትንሽ ነገር ሁሉም እንዲያገኙ አደርጋለሁኝ እና ሌሎችን መርዳት እወዳለሁ። በጣም እንደዚሁ ይሄንን እርጂኝ ይሄንን አግዢኝ በጉልበትም ይሁን ልክ እንደ ሴትነቴ በሴትነቴ አቅም ያክል በእውቀትም ሊሆን ይችላል በገንዘብ ብቻ ሳይሆን በእውቀትም ይሄን ነገር ታግዢኛለሽ ወይ ይሄን ነገር ትረጂኛለሽ ወይ? ይሄ ነገር ጥሩ የሚሆነው እንዴት ሳደርገው ነው። ምናምን በምክር ደረጃ ላይ እነዚህ እነዚህን ነገሮች እንትን እላለሁና ሌሎችን መርዳት ትወዳለህ የሚለው እወዳለሁኝ።

ታሪክ መንገር ትወዳለህ ለሚለው እንግዲህ እኔ ታሪክ መንገር። ማለትም ብዙ ጠለቅ ብዬ ስለማላውቀው። አይደርም። እና ግን ከሚያውቁ ሰዎች። የጥንት የጥንቱን ታሪክ ያሳለፉትን እነዚህ ትልልቅ ሰዎች። ሁሉንም የድሮውን ታሪክ የሚያውቁ ግን እነሱ ሲያስረዱኝ። የነሱን በደንብ አድርጌ እከታተላለሁኝ። እና ያን ያክል እኔ ጠለቅ ብዬ ስለማላውቀው ነው ለሰውም የማልናገረው። ግን ይሄ መቼ ነው የተደረገው? በስንተኛው ክፍለ ዘመን ነው? እንዴት ነው? ማን እና ማነው እንደዚህ ያደረገው? የት ቦታ ላይ ነው? ምናምን እያልኩ ግን የሚያውቁ ሰዎችን የታሪኩን ታሪኩን ያለፈውን ታሪክ። በተለይ በተለይ ይሄ ብዙ ብዙ የሚወራላቸው ታሪክ አሉ ያለፉት ሰዎች። እና የነዛን ታሪክ ከሚያውቁ ሰዎች አንዳንድ እረዳለሁኝ። ወደፊትም ደግሞ እንደዚሁ ከሰው ከሚያውቁ ይሄን አስረዱኝ ምናምን እላለሁኝ እንጂ ታሪክ መንገር እወዳለሁ። ግን ታሪክ መንገር የማልወድበት ስላልተረዳሁት ስለማላውቀው ብቻ ነው። እና ታሪክ መንገር ትወዳለህ ለሚለው? እወዳለሁኝ ካወቅኩት ሙሉ በሙሉ መንገር እወዳለሁ።

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? ለሚለው እንግዲህ እኔ በቤት ውስጥም በውጭም መሆን እመርጣለሁ። ሁለቱንም ማለትም ውስጥ በመሆን ባለብኝ ሰዓት ስለምሆን። በስራ ሁኔታም ልክ በስራ ሁኔታም ቤት ውስጥ ላይ ስራ በምሰራበት ሰዓት የተለያዩ ነገሮችን ምግብ ማብሰል ሁሉንም እንደ እንጀራ እንደወጥም ሊሆን ይችላል የተለያዩ እንደ ዳቦም ሊሆን ይችላል። ሩዝም ሊሆን ይችላል ፓስታም ሊሆን ይችላል መኮረኒም ሊሆን ይችላል። ምግቦችን ማብሰል ቤት ማጽዳት እንዲሁም ልብስ ማጣጠፍ ያልተተኮሰ ካለ መተኮስ ማጠብ ካለ ማጠብ። ስለሆነ በቤት ውስጥ የነዚህን ነገሮች ለማከናወን። በውጭ ደግሞ በውጭ ደግሞ በስራ ጉዳይ ላይ ሊሆን ይችላል ለመዝናናት ሊሆን ይችላል። እንዲሁም ደግሞ የተለያዩ ዘና ለማለት ኳስ ጨዋታ ለማየት መናፈሻው ቦታ ለመሄድ። ጓደኛ ጋር ለመሄድ በውጭ መሆን። እና በቤት ውስጥም በውጭ መሆንን ሁለቱንም እመርጣለሁ ማለት ነው።

በእጅ መጻፍ ትወዳለህ? ለሚለው እንግዲህ በእጅ መጻፍ እወዳለሁኝ። ማለትም እየተለያዩ አሁን ልክ በእስክርቢቶ ሊሆን ይችላል በእርሳስ ሊሆን ይችላል በማርከረን ሊሆን ይችላል። እና የሆኑ የተለያዩ አበባ መለማመድ ያለብኝ ስዕላ ስዕሎች በእርሳስ እለማመድና በእጅ ከዛ ወደ በስኪብርቶ በቀይ እስኪብርቶ በሰማያዊ እስኪ ብርቶ አደምቃለሁ። ከዛ ያንን ደግሞ ካደመቅኩ በኋላ አሁንም አሪፍ ከሆነኝ ልክ በማርከረን ጎላ ብሎ እንዲታይልኝ አደርገዋለሁ። እና የልደት ቀን የልደት ቀን አንዳንድ ጊዜ በእጅ መጽሐፍ ትወዳለህ? ለሚለው የልደትን የልደት ቀን በዝህ በዝህ በዝህ ነው ብዬ የልደቴን ቀን ጽፌ አከብራለሁ። በማርከረን የተለያዩ መጻፍ ያለብኝን ነገሮች እኔ በእጄ ነው መጻፍ የምወደው ማለት ነው። እና በእጅ መጽሐፍ ትወዳለህ? ለየሚለው አዎ እወዳለሁኝ።

ቃልህን ትጠብቃለህ ለሚለው እንግዲህ እኔ አዎ ቃሌን በጣም ነው የምጠብቀው ማለትም ከሰውም ጋር ከተቀጣጠርኩኝ ያችን ቃሌን አክብሬ ነው የምገኘው እናም ከማንኛውም ጋር ቃል ቃል እስከሆነ ድረስ ወይንም ቃል አለመግባት ይህንን አደርጋለሁ ይህንን እፈጽማለሁ በዚህ ቀናት ይህንን ተገናኝተን ይህንን ነገር እንደዚህ እናደርጋለን ነገሮችን ይሄን ይሄን ይሄን ይሄን በዚህ ቀን እንጨርሳለን ምናምን ተብሎ እኔ ቃሌን ማጠፍ አልወድምና ቃሌን ጠብቄ ልክ የቀጠሮ ቀንም ከሆነ ልክ እለት በእለትም እለት በእለትም ያለኝ ንግግር ካለ ያችንው ሰዓት ሳልሸራርፍ በሰአት ተገኝቼ በተባባልኩባት እንደውም እኔ ቀድሜ ቀድሜ ብጠብቅ ነው ደስ የሚለኝ እንጂ ልክ ቀጠሮ እንኳን ተያይዠ የዚህ ቦታ እንገናኝ ስባባል ቀድሞ እንዲህ እንዲጉላላብኝ እንዲቀመጥ አልፈልግም፤ ማለትም እኔ ነኝ ብቀመጥ ደስ የሚለኝ ቀድሜ ቀድሜ ተገኝቸና ቃልህን ትጠብቃለህ ለሚለው አሁን የቃሌን በጣም ነው የማከብረው ቃሌን እጠብቃለሁኝ።

መዝገቦችን ታስቀምጣለህ ነው የሚለው እንግዲህ መዝገቦችን በስርዓት አድርጌ እንደውም ከሌላ ከሌላ እንትኖች ጋር እንዳይተረማመስ እንዳይዛጭብኝ። እንዳይለዋወጥብኝ። ልክ ከላይ መለያ መለያ። እንትን እያደረኩ መለያ ጽሁፍ ከላይ ጀርባ ላይ እየጻፍኩኝ። እና የትምህርት ማስረጃ መዝገቦችን የዲግሪ ዲፕሎማ እንዲሁም ደግሞ የስምንት የዘጠኝ የአስር እንዳይጋጭ። እነዛን ክብር ባለው ቦታ እንዲሁም እንትኖች የውሃ የውሃ ቆጣሪ። ወረቀት ደረሰኝ የመብራት ደረሰኝ የመሬት ግብር ደረሰኝ። እናም እነዚህን የተለያዩ መዝገቦች እንዲሁም ደግሞ መስሪያ ቤት ላይ መስሪያ ቤት ላይ የተለያዩ መዝገቦች አሉ። ልክ ከአመት ከአመት ደግሞ የወራቶቹ የሳምንቶቹ የቀናቶቹ ነገ መገኘት ያለባቸውን ርቀው መቀመጥ ያለባቸውን ነገሮች እነዚህን። ለያይቼ በስርዓት አድርጌ እንደይደበሳሰቁ እንደይዛቡ አድርጌ መዝገቦችን በደንብ አድርጌ ራሳቸውን ማስቀመጫ አበጅቼ አስቀምጣለሁ። እና መዝገቦችን ታስቀምጣለህ? ለሚለው አዎ አስቀምጣለሁ የጥንቃቄ ባለው መልኩ

መተግበሪዎችን ታወርዳለህ ለሚለው? እንግዲህ አዎ እየተለያዩ መተግበሪዎችን አወርዳለሁኝ ማለት ልክ የተለያዩ አፕሊኬሽኖች አሉ ለመተግበሪያ የሚሆኑ አፕሊኬሽኖች። አሁን ለምሳሌ ዩቲዩብን አውርጄ ነው። መተግበሪያ እና ዩቲዩብ ላይ የተለያዩ ነገሮችን አያለሁኝ። እንደ ሚዲያም ዛሬ ምን አዲስ አለ ምን ነገር አለ እንዴት ነው ምናምን ለማለት ዩቲዩብ ላይ አያለሁ። እንደውም ደግሞ ቲክቶክ የቲክቶክ አፕሊኬሽንን መተግበሪያ አውርጄ የተለያዩ ነገሮች ቲክቶክ ላይ አያለሁ። ፌስቡክ የፌስቡክ መተግበሪያን አውርጄ አፕሊኬሽኗን አውርጄ እንደዚሁ የተለያየ ነገሮችን አያለሁ። የትምህርት ማስረጃዎችን ሚጠቅሙ ነገሮችን እንደ ልብ ከሰው ጋር ለማውሪያ ለመነጋገሪያ በቪዲዮ ለማውሪያ ምን ለማሌቻ ሚሴንጀር የሚሴንጀርን አፕሊኬሽን። የኢሞን አፕሊኬሽን መተግበሪያዎችን ኢሜል ኢሜል ለመጻጸፊያ እንደ ልብ ሁሉን ነገር የሚያስፈልገውን እና የተለያዩ መተግበሪዎችን አሁንም አወርዳለሁኝ። የፎቶ ፎቶ ማቀናበሪያ አፕሊኬሽኖችን። እና እነዚህ እነዚህ የመሳሰሉትን መተግበሪዎችን ታወርዳለህ መተግበሪዎችን ታወርዳለህ ለሚለው? አዎ አወርዳለሁኝ

ፎቶዎችህን የት ታስቀምጣለህ? ለሚለው እኔ ፎቶዎችን የማስቀምጣቸው ልክ በስልክ ላይ የተነሳኋቸውን በስልክ የተነሳኋቸውን የራሳቸው የሆነ መደበቂያ አዘጋጅቼ እዛው ስልኩ ላይ የፎቶ ፎቶዎችን ብቻ የማስቀምጥበት ራሱን የቻለ ፓተርን አዘጋጅቼ እዛ አስቀምጣለሁኝ። የቤተሰብ ፎቶ አለ የኔ ፎቶ አለ የተለያየ ጓደኛ ፎቶ አለ እና እነዛን የራሱ የሆነ ፓተርን ለብቻው አዘጋጅቼ ለብቻ አስቀምጣቸዋለሁኝ ማለትም ሰውም ሆነ ህፃናትም ሆኖ ምናምን ስልኬን ሲነኩ እንዳይደለቱብኝ እንዳያጠፉብኝ እናም በወረቀት የተነሳኋቸውን ፎቶዎች ደግሞ እንዛን አልባብ አልባብ ውስጥ ከልጅነት ጀምሮ ያሉኝን ፎቶዎች አልባብ ውስጥ ነው ማስቀምጣቸው። እናም ፎቶዎችህን የት ታስቀምጣለህ ለሚለው ስልክ ላይ ያሉትን መደበቂያ ላይ አድርጌ ስልኬ ላይ አስቀምጣለሁ። አልባብ ላይ ደግሞ ከልጅነት ጀምሬ በፎቶ በወረቀት የተነሳሁትን እነዛን አልባብ ውስጥ አስቀምጣለሁ ማለት ነው እና ፎቶዎችን የት ታስቀምጣለህ? ለሚለው አልባብ ውስጥ ነው በብዛት አልባብ ውስጥ ነው ያስቀመጥኳቸው።

ገንዘብ ትቆጥባለህ ነው የሚለው? ገንዘብ አዎ እቆጥባለሁኝ ማለትም ልክ ለቤት ወጪ ምን ያህል እንደሁ ልክ ደሞዝ እንደተቀበልኩኝ ለቤት ወጪ ምን ያህል ነው የሚያስፈልገው። ለቤት ለአትክልት ለምናምን መጠጦችን ጨምሮ ምግብ ለጤፍ ምን ያህል ይገዛ ምናምን የሚባለውን የቤቱን ወጪ ለብቻ አስቀምጥና ከዛ ደግሞ ለጫማ ምን ያክል ለኮስሞቲክስ ምን ያህል ለልብስስ ምንድነው የሚያስፈልገው። የልብስ አይነቶችን ልክ ያቺ የወር ብር እንድትብቃቃ እና እንዲሁም ደግሞ መቆጠብም ስላለባት ሙሉ በሙሉ ወጪ ላይ መሆን ስለሌለባት ማለት እና ገንዘብ ትቆጥባለህ ለሚለው እቆጥባለሁኝ። ማለትም ድንገት ያው ሰው ሆኖ መቼም ሀዘን አለ ደስታ አለ። እና ህመም አለ። በዛን ሰዓት ድንገት እዚህ ቦታ እንሂድ ቢባል ትራንስፖርት አለ ትራንስፖርት አለ። ቢታመም ብታመም ወይንም ወጪ አለ የመታከሚያ እና እነዚህ እነዚህ ነገሮች ስላሉ ገንዘብ ትቆጥባለህ ለሚለው አዎ እቆጥባለሁ

ስንት ቋንቋ ትችላለህ ለሚለው እንግዲህ እኔ የምችለው ቋንቋ በብዛት ይኸው በቋሚነት አማርኛ ነው አማርኛ ቋንቋ ነው። ከልጅነቴ ጀምሮ የለመድኩት እናም አማርኛ ቋንቋኑን መጻፍም መናገርም ተናግሬ ምላሽ መስጠትም ማዳመጥም ራሱ ጎአማርኛ ሆኖም ፊቺ ስለሚያስፈልገው አማርኛ አዉንም ፈትቼ አቀላጥፌ የምጽፈውም የማነበውም የአማርኛ ቋንቋን ነው። የእንግሊዘኛ እንግሊዘኛ ያው ብዙም እንትን ስለማልል ሙሉ በሙሉ አላውቀውም ሙሉ በሙሉ አላውቀውም ግን የተጻፉትን በማንበብ ሰው ሲነግረኝ መጽሐፍ ነው እንጂ እንግሊዘኛ ቋንቋ አንዱ ሲጠይቀኝ እኔ መመለስ ይከብደኛል የው ራሴን ለማስተዋወቅ በእንግሊዘኛ ምናምን ያንን እችላለሁኝ እንጂ ስንት ቋንቋ ትችላለህ የሚለው ዩ አንድ ነው አማርኛ ነው በብዛት የምችለው።

በየትኛው ቀን ወደ ገበያ ትሄዳለህ ነው የሚለው? እንግዲህ እኔ የምሄደው የሚሄደው ዋና ዋና ገበያ የሚባሉ ሁሉ ነገር የሚቀርቡበት አንድም ነገር ሳይቀር ሁሉ ነገር የሚቀርብበት ሰኞን ቅዳሜንና ሀሙስ ነው። ግን በማንኛውም ቀን የጉልት ገበያ የሚባል አለ። ያን ሁልጊዜ የሚፈልጉትን ነገር ማግኘት እችላለሁኝ። የምፈልገው እንጉልት ገበያ ላይ ግን በዋናነት ሰኞን ሀሙስን እና ቅዳሜን እነዚህ ትልቅ ገበያ የሚባሉ ናቸው። እና እኔ እንዳለቀብኝ እሄዳለሁኝ። ግን በይበልጥ የስራ ሰዓትም በሌለኝ ሰዓት ቅዳሜ ቀን ቅዳሜን እሄዳለሁኝ ቅዳሜ ዋናውም ገበያ ስለሆነ ቅዳሜን ጠብቄ እሄዳለሁ እና የጎደለኝ ሁሉ የማሟለው የገበያ ቀን በቅዳሜ ቀን ነው ማለት ነው። እና በየትኛው ቀን ወደ ገበያ ትሄዳለህ የሚሆን ቅዳሜ ቀን

መብራት ሲቆረጥ ምን ታደርጋለህ ለሚለው እንግዲህ መብራት ሲቆረጥ ቶሎ ለመብራት ሀይል በመደወል ስልክም ካለኝ ወደ መብራት ሀይል እደውላለሁ ከሌለኝም ደግሞ ከሰው ተቀብሌ መብራት ሀይል ጋር ደውሌ እዚህ እዚህ ቦታ መብራት ተቆርጧል መጣች አስተካክሉልኝ እላለሁኝ እና የኔም ሆነ የሰውም ሆነ እንደ አጋጣሚ ተቆርጦ ካየሁኝ ቀጥታ ወደ መብራት ሀይል ደውልዬ እንዲስተካካ አደርጋለሁኝ እና ማለትም እኔ በመብራት ስራ ላይ ስላልሰለጠንኩኝ ስንትም ልምዱም የለኝም ስልጠናም አልወሰድኩምም እና መብራት ሲቋረጥ እኔ ራሴ መቀጠል ወይንም ማስተካከል ስለማልችል ወደ መብራት ሀይል እደውላለሁ እና መብራት ሲቆረጥ ምን ታደርጋለህ ለሚለው መብራት ሀይል ጋ ደውሌ እንዲስተካከል ተስተካክሎ ወይንም ተቀጥሎ እንዲበራ አደርጋለሁ ማለት ነው።

ዳቦ ማብሰል ለሚለው እንግዲህ እኔ ዳቦ ማብሰል አዎ እችላለሁኝ። የበእሳት የሚጋገር ዳቦ አለ ያንንም አበስላለሁ እችልበታለሁኝ። የውሃ ዳቦ የሚባል አለ እሱንም እችልበታለሁ አበስላለሁኝ። የብረድስት የብረድስት ዳቦ አለ ያንንም እችላለሁ እጋግራለሁኝ አበስላለሁ። እንዲሁም በመጥበሻ በመጥበሻ ዳቦ አነስ አነስ ያሉ ዳቦዎችን ለመጋገር በመጥበሻ ዳቦ እጋግራለሁኝ። የድስት የሸክላ ድስት ዳቦ ያንንም ማብሰል እችላለሁ። እናም የኤሌክትሪክ በኤሌክትሪክ የማሽን ዳቦ የማሽኑ ዳቦ አለ በኤሌክትሪክ የሚበስል ያንንም ማብሰል እችላለሁኝ። እኔ ግን በብዛት የማበስለው የእሳት እሳት ተጠቅሜ እሳት አንድጄ በመጋገር በገበር ገበር የሚባል አለ። የሸክላ ምጣድ ያንን የራሱ የሆነ እንሰት ቅጠል የሚባል አለ ሰንሰል ቅጠል የሚባል አለ ማሳረሪያ ማብሰያ ያንን በመጠቀም እኔ በብዛት ያንን ዳቦ አበስላለሁ። እና ዳቦ ማብሰል ትችላለህ ለሚለው? አዎ እንዲሁም ደግሞ የ የትሪ የትሪ ዳቦ የትሪ ዳቦ የሚባል አለ ያንንም አበሰላለሁ። እና ዳቦ ማብሰል ትችላለህ ለሚለው? አዎ ማብሰልር እችላሉ

በአካባቢው አለ ለሚለው አዎ አለ። በማህበረሰብም እጅ ጉልበት የተሰራ በማህበረሰብ ጉልበት የተሰራ ዝም ብሎ አነሳነስ ያለ እ ጅረት ጅረት የሸረሸረው ወይንም ወንዝ የሚወርድበት ሰው መሸጋገሪያ መራመጃ ቦታ ሲያጣ ያንን በእንጨት እና እንዲሁም አንዳንድ ብረቶችን መካከል ላይ በማሰር በሰው ጉልበት የሚሰራ ድልድይ አለ። እናም ደግሞ የመኪና የመኪና የመኪና ማለፊያ ድልድይ ከብረት የተሰራ ከቡለኬት ከብረት ተደርጎ የተገነባ በደንብ ተደርጎ የተሰራ ያም በአካባቢው አለ ያ ያው ለመኪናም መሄጃ ለሰውም መሄጃ ይሆናል። ይሄ ግን በሰው ጉልበት የተሰራው ሰዎች መሻገሪያ ሲያጡ ሰዎች መሻገሪያ ሲያጡ በተለይ በተለይ ክረምት ውሃ በሚሞላ ሰዓት ላይ ውሃ በሚሞላ ሰዓት መሄጃ መራማጃ ሲያጡ በሰው ጉልበት በእንጨት የተሰራ ድርድይ አለ። ስለዚህ በአካባቢው ድርድይ ያለው ወይ ለሚለው አለ።

የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው? ለሚለው እንግዲህ የትርፍ ጊዜየ የማሳልፈው መናፈሻ ቦታ በመሄድ ማለትም የውጭ ስራንም የቤትንም ስራ ካቀለጣጠፍኩ በኋላ በትርፍ ጊዜ መናፈሻ ቦታ በመሄድ ራሴን ለማዝናናት ፈታ ለማለት ከጭንቀት ነፃ ለመሆን እና መናፈሻ ቦታ እሄዳለሁ። ኳስ ኳስ ሲጫወቱ ማየት እወዳለሁ እግር ኳስም ሆነ የመረቡን ኳስ ሲጫወቱ ያንን አያለሁ። እናም ደግሞ እንደዚሁ በትርፍ ጊዜ ማህበራዊ ኑሮ አንዳንድ መሄድ ያለብኝ ቦታ ላይ ማህበራዊ ኑሮ መሄድ አለብኝ ቦታ ላይ እሄዳለሁ። እናም እንደዚሁ በተለያዩ እንትኖች ከጓደኛ ጋር የሆኑ የተለያዩ ነገሮችን በማሳለፍ ሬስቶራንት በመሄድ አንዳንድ የሆኑ አልኮል ያልሆኑ ነገሮችን ያዛ አድርጎ በመጠጣት ነው ማመሸው። እነዚህ እነዚህ እነዚህ ነገሮችን በማየት አሳልፋለሁ እና የትርፍ ጊዜ ማሳለፊያዎች ምንድን ናቸው የሚሉት እነዚህን በማድረግ አሳልፋለሁ ማለት ነው።